እሺ ይሄኛው ጥያቄ ደግሞ ምን የሚል ጥያቄ ነው ቅጽል ስም አለህ የሚል ጥያቄ ነው። አዎ ቅጽል ስም አለኝ እኔ በጣም ደስ የሚል ቅጽም ቅጽል ስም ነው ያለኝ። እኔ ማለት ነው። እና ሁል ጊዜ አስቀድሜ እንደምለው ይሄ ጥያቄ በጣም ቆንጆ ጥያቄ ነው። በጣም አሪፍ ጥያቄ ነው። ማለት እፈልጋለሁ እና ቆንጆ ጥያቄ ነው። በጣም አሪፍ ጥያቄ ነው። እሺ ወደ መልሴ ልምጣ። ቅጽል ስም አለህ ለሚለው? እኔ ቅጽል ስም አለኝ። እሱም ቅጽል ስም ምንድነው? ባርች ነው የሚሉኝ ብዙ ጊዜ። ይኸውም የሆነበት ምክንያት ለምንድነው? ባርች የሚሉኝ። በቀለሜ የቆዳ ቀለሜ ጥቁር ስለሆነ ማለት ነው። በእሱ ምክንያት ባረች እያሉ ይጠሩኛል ማለት ነው። የኔ የቅጽል ስም ይሄ ነው ማለት ነው። እና በዚህ በቅጽል ስሜ በጣም ደስ ይለኛል ሰዎችም ብዙ ጊዜ ከዋናው ከዋናው ስሜ ይልቅ በቅጽል ስሜ ነው የሚጠሩኝ። እና አሁን አሁን ላይ ከዋና ስሜን ትተው በሱ ስሜን ስለሚጠሩኝ እኔም በሱ ስጠራ አቤት እላለሁ ምክንያቱም ስለለመድኩት ማለት ነው። እና እና እንደዚህ ነው ያለው ነገር። በዚህ ነው እየቀጠልኩ ያለሁት። ቅጽል ስሜ እንዳልኩት ባርች ይባላል። እና ይሄ ስሜ በጣም ደስ የሚል ስም በጣም የምወደው ስም በጣም የምፈልገው ስም ነው። እና ደስ ይለኛል በዚህ ስም ማለት ነው። እና በዚህ ስም በዚህ ስም በጣም በጣም ነው የምትደሰተው ደስ ይለኛል። ሁሌ ነው የምኮራበት ማለት ነው። በዚህ ስም ባርች ነው የኔ የቅጽል ስሜ ማለት ነው። እና ባርቼ የተባልኩበት ምክንያት ቅድም እንዳልኩት። ብዙ ሰዎች ምን ይላሉ? ጥቁር የቆዳ ቀደሜ ጥቁር ስለሆነ ማለት ነው። ምን እያሉ ይጠሩኛል ባርች ይሉኛል ማለት ነው። ያው በተለምዶ ብዙ ጊዜ ባሪያዎች። ያው የተለመደው ቀለም ቆዳ ቀለማቸው ጥቁር ስለሆነ በዛ ምክንያት እነሱን ለቀልድ ብለው በባረችም ብለው መጣራት ጀመሩ። ከዛም በኋላ በዛው ስሜ ባርች ሆኖ ቀረ። እና የቆዳ ቀለሜ ጠቆር ስለሚል ጥቁር ስለሆነ እሱ ምክንያት ባርች እያሉ ይጠሩኛል ማለት ነው። ሰሜን ባርች ነው ማለት ነው። እና የቅጽል ስም አለ ለሚለው አዎ አለኝ። ብዙ ሰዎች በእሱ ነው የሚጠሩኝ በእሱ የተነሳ ዋና ስሜን ራሱ ረስቸዋለሁ ረስቸዋለሁ ሳይሆን ብዙ ጊዜ ስለማይጠቀምበት ሰዎች ስለማይጠሩኝ። ከዋና ስም ይልቅ በቅጽል ስሜ ነው ብዙ ጊዜ የምጠራው ስለሆነ በሱ ነው እኔም። አቤት የምለው ማለት ነው ስጠራ። እና ቅጽል ስሜ ባርቼ ይባላል ቅድም እንዳልኩት። ባርች ያሉኝ ምክንያት የቆዳ ቀለሜ ጥቁር ስለሆነ። ብዙ ጊዜ ደግሞ ጥቁሮች ብዙ ጊዜ ደግሞ ባሪያዎች ጠቆር ስለሚሉ በእሱን ሁኔታ ለቀልድ ብለው ባርች አሉኝ ማለት ነው። እና በዚህ ምክንያት ነው ባርች አሉኝ እና በቅጽል ስሜ በጣም ደስ ይለኛል። እኔ እነሱ እንደዚህ ስለሚጠሩኝ ቅር ብሎኝ አያውቅም ወይም ደግሞ አስጠልቶኝ አያውቅም ማለት ነው። እና አስጠልቶኝ አያውቅም ደስ ይለኛል። ባርች ስሉኝም አቤት እያልኩኝ ነው ማለት ነው። እንትን የምለው ወይም ሲጠሩኝ አቤት ነው የምለው ማለት ነው። ባለችው ሲሉኝ እና ቅጽል ሰሜ ቅጽል ስም አለህ? ለሚለው አዎ ቅጽል ስም አለኝ እሱም ባርች የሚል የቅጽል ስም ነው ያለኝ ማለት ነው። እና ይሄም ቅጽል ስም በብዙ ሰዎች ዘንድ የሚጠቀሙበት ነው። ባርቼ የተባልኩበት ምክንያት። ብዙ ጊዜ የቆዳ ቀደሜ ጥቁር ስለሆነ በዛ ምክንያት ባርች አሉኝ። ከዛ ወዲህ ሁሉም ሰው በሰፈሩ ሰው ቤተሰቦቼ ጓደኞቼን ዙሪያዬ ያሉ ሰዎች አብሬ እምማራቸው ባርች እያሉኝ ነው ማለት ነው የሚጠሩኝ። ባርች እያሉኝ ነው ማለት ነው የሚጠሩኝ። ስለዚህ ይሄ ጥያቄ ሁሌ እንደምለው አሪፍ ጥያቄ ነው። ቆንጆ ጥያቄ ነው። እና ስለጠየቃችሁኝ እጅግ እጅግ አድርጌ አመሰግናለሁ

እሺ ይሄኛው ጥያቄ ደግሞ ምን የሚል ጥያቄ ነው። በመስኮት ጎን መቀመጥ ትወዳለህ? የሚል ጥያቄ ነው። ሁሌ እንደምለው አስቀድሜ መልስ ከመስጠቴ በፊት ይሄ ጥያቄ በጣም ቆንጆ ጥያቄ ነው ማለት እፈልጋለሁ። በጣም አሪፍ ጥያቄ ነው በጣም ቆንጆ ጥያቄ ነው ተመችቶኛል ደስ ብሎኛል። ወድጄዋለሁ ማለት እፈልጋለሁ። በዚህ አጋጣሚ እና እንደዚህ እያልኩኝ በደስታ ወደ መልሴ ልሂድ። በመስኮት ጎን መቀመጥ ትወዳለህ ነው የሚለው ጥያቄው። አዎ በመስኮት ጎን መቀመጥ እወዳለሁ። ብዙ ጊዜ ትምህርት ቤትም ክፍል ውስጥ ይሁን እንደዚሁም ደግሞ የህዝብ ትራንስፖርት የህዝብ መጓጓዣ መኪና ውስጥም ስሆን በመስኮት በኩል በመስኮት ጎን ነው የምቀመጠው። እንደገና ደግሞ የተለያዩ እንደዚህ ምግብ መብያ ቦታዎች ምናምን ሲኖሩ በመስኮት በኩል ነው የምቀመጠው ይሄን የማደርግበት ምክንያት በመስጎን በመስኮት ጎን መቀመጥ እወዳለሁኝ። በመስ በመስኮት ጎን ደግሞ መቀመጥ የምወድበትም ምክንያት ለምንድነው? ብዙ ጊዜ ንፋስ እወዳለሁ ንፋስ አገኛለሁ እና ንፋስ ስለማገኝ ማለት ነው። አያመኝም። የተለያዩ እንደዚህ ተላላፊ በሽታዎችም መስኮት ከተከፈተ ንፋስ የሚገባ ከሆነ። አያጠቁኝም እንደገና ደግሞ በህዝብ መመላለሻ መኪና ውስጥ ከሆነ ያለሁት። እንደዛ ከሆነ ያለሁት ያለውበት ቦታ በህዝብ መመላለሻ ትራንስፖርት ውስጥ ከሆነ በመስኮት በኩል መቀመጥ ለጤና ጥሩ ነው ማለት ነው። እና ጤናን ለመጠበቅ በመስኮት ጎን መቀመጥን እመርጣለሁ ማለት ነው። ንፋስ ስለሚገባ ከተለያዩ ነገሮች ራሳችንን እንድንጠብቅ ያደርገናል። እንደ ገና ደግሞ በመስኮት ጎን መቀመጥ ከታፈነ አየር ራሳችንን እንድንጠብቅ ያደርጋል የታፈነ አየር ከሆነ መስኮት ሲከፈት በመስኮት በኩል ስለሚወጣ አየር እንደ ልብ ስለሚገባ መታፈን አይኖርም። እና ደግሞ አላስፈላጊ የሆነ መጥፎ ሽታም ካለ በመስኮት በኩል ይወጣል ማለት ነው። እና በመስኮት ጎን መቀመጥ ብዙ ብዙ ጥቅሞች አሉት አሁን ከዘረዘርኩትም በላይ ብዙ ጥቅሞች ያሉት ነው። እና በመስኮት ጎን ማ መቀመጥ የማይወዱን ሰዎች መስኮት ጎን እንዲቀመጡ በዚህ በዚህ አጋጣሚ መልእክቴን ማስተላለፍ እፈልጋለሁ። መስኮት ጎን መቀመጥ ትወዳለህ ለሚለው አዎ እወዳለሁ። የወደድኩበት ምክንያት ደግሞ ከ ከ ጥቅሙ አንፃር በደንብ አነጻጽሬ ከጥቅሙ አንፃር በደንብ አይቼ ነው ማለት ነው። ስለዚህ በመስኮት ጎን መቀመጥ ብዙ ብዙ ጥቅም አለው። እንዳልኳችሁ አላስፈላጊ ከሰው ጋር አንድ ላይ ተሰብስበን ስንሄድ ብዙ ሽታዎች ይኖራሉ ያ ሽታ ደግሞ ሰውን ላይመች ይችላል ስለዚህ መስኮት ግን በሚከፈትበት ሰዓት ያ ሽታ ስለማይታፈን ሽታ አይመጣም ማለት ነው። ሌላው ደግሞ ከታፈና አየር ራሳችንን ለመጠበቅ በመስኮት በጎን ስንቀመጥ አየር ስለሚገባ ጥሩ ነው። እንደገና የተለያዩ በሽታዎች እንደ ጉንፋን ቲቪ የመሳሰሉ ጉንፋን በሽታዎች እነዚህ እንትን ለ ይጠቅማሉ እንደዚህ መስኮት ሲከፈት ተላላፊ የሆኑ በሽታዎች አይተላለፉብንም ማለት ነው። ስለዚህ በመስኮት ጎን መቀመጥ ትወዳለህ ለሚለው ጥያቄ። አዎ መስኮት ጎን መቀመጥ እወዳለሁ። የወደድኩትም ብዙ ነገር አይቼ ጥቅሙን አይቼ ነው በመስኮት ጎን መቀመጥ ብዙ ጥቅሞች አሉት። የመጀመሪያውና ዋነኛው ጥቅሙ ግን ምንድነው? እንትን ነው ጤናችንን ከጤና አኳያ ያለው ጥቅም እጅግ እጅግ ከፍተኛ ጥቅም ነው። ከጤና አኳያ ያለው በጣም ለጤናችን ጠቃሚ ነው። ምክንያቱም የተለያዩ ተላላፊ በሽታዎች አይተላለፉም። ከብዙ ነገሮች ራሳችንን እንጠብቃለን ሁልጊዜ እንደምለው ደግሞ ይሄ ጥያቄ በጣም ቆንጆ ጥያቄ ነው ለጠየቃችሁኝ በሙሉ። አመሰግናለሁ

እሺ እሺ ይሄ ጥያቄ ደግሞ ምን የሚል ጥያቄ ነው ቡና ወይስ ሻይ ትመርጣለህ የሚል ጥያቄ ነው ማለት ነው። ሁል ጊዜ አስቀድሜ እንደምለው የጥያቄ ጥያቄ በጣም ቆንጆ ጥያቄ ነው። አሪፍ ጥያቄ ነው ማለት እፈልጋለሁኝ ይሄን አጋጣሚ በመጠቀም በጣም ቆንጆ ጥያቄ ነው እኔ ወድጄዋለሁ በበኩሌ በጣም ተምችቶኛል ማለትን እፈልጋለሁ ማለት ነው። እሺ ወደ መልሴ ልምጣ። ቡና ወይስ ሻይ ትመርጣለህ ለሚለው ጥያቄ? እኔ የምመርጠው ከቡናና ከሻይ ሲጀመር በህይወቴ ውስጥ ቡና አንድ ጊዜ ብቻ ማለቴ ሁለት ጊዜ ብቻ ነው የጠጣሁት። በህይወቴ ውስጥ ቡና የሚባል ነገር ሁለት ጊዜ ብቻ ነው የጠጣሁት። ይሄ ማለት ቡና ያው አልጠጣም ማለት ነው እንደ ድንገት ነው ሁለት ጊዜ የጠጣሁት ራሱ እንደ ድንገት ነው ማለት ነው እንጂ እኔ ቡና አልጠጣም። ይሄ ማለት ያው በአጭሩ ስናስበው ሻይን እመርጣለሁ ማለት ነው። ከቡና ሻይን እመርጣለሁ ምክንያቱም ቡና ጠጥቼ አላውቅም ሁለት ጊዜ ብቻ ነው የጠጣሁት እንጂ ከዛ ውጪ ጠጥቼ አላውቅም። ይሄ ማለት ቡና አልጠጣም ማለት ነው። እንደ ድንገት ነው እነዛን ሁለት ጊዜ የጠጣሁት ስለዚህ እነዛን ሁለት ጊዜ ብቻ ከጠጣሁኝ። ይሄ ማለት ቡና አልጠጣም ነው ቡና ካልጠጣው ደግሞ ከቡናና ከሻይ የትኛውን ትመርጣለህ ለሚለው ጥያቄ? በጣም ግልጽ የሆነ ነገር ነው ሻይ ነው ማለት ነው የምመርጠው። ስለዚህ እኔ ከቡና እና ከሻይ የቱን ትመርጣለህ ለሚለው እኔ የምመርጠው ሻይ ነው። ሻይ መርጣለሁ ከቡና ማለት ነው እና ደግሞ ቡና ከቡናና ከሻይ ሻይ የመረጥኩበትን ምክንያት አለኝ ቡናም ማልጠጣበትም ምክንያት አለኝ። የመጀመሪያው ምክንያቴ ምንድነው? ቡና የማልጠጣበት ሱስ ይሆናል ቡና ሲደጋገም እርግጥ ነው እውነት ነው ያነቃል። ለመነቃቃት ከተለያየ መፍዘዝ ለመውጣት ለመንቃት በጣም ቆንጆ ነው አሪፍ ነው። ነገር ግን ምንድነው ቡና እንንቃ ብለን ስንጠጣ ስናበዛ ሁሌ ሲሆን ምን ይሆናል ማለት ነው? ቡና ሱስ ይሆናል ሱስ ይዘናል ማለት ነው። ቡና አዎ እንደሚታውቀው ሱስ ያሲዛል። ሱስ ከያዘን ደግሞ ምንድነው? አንደኛ ያለሱ ስራችንን መስራት አንችልም። ያለሱ ነገሮችን ማድረግ አንችልም። ያለእሱ አይምሮአችን እንደ ቀድሞኑ አይነቃም ትንሽ መፍዘዝ ነገር ይመጣል ማለት ነው። እና በዚህ ምክንያት እኔ ቡናን አልመርጥም ማለት ነው። ስለዚህ እና ቡናን አልመርጥም ማለት ነው። ስለዚህ ምንድነው? ቡና ወይስ ሻይ ትመርጣለህ የሚለው ቡና አልመርጥም ምክንያቱም ደግሞ ቡና ሰውን ሱስ ያሲዛል። ሱስ ከያዘ ደግሞ እሱ የሌለ ጊዜ እሱ የማይኖር ጊዜ በጣም ከባድ ነው። እሱ ማይኖር ጊዜ በጣም ችግር ነው አደገኛ ነው ማለት ነው። ስለዚህ ከቡና እኔም ምን እመርጣለሁ ሻይ እመርጣለሁ ሻይ የተሻለ ነው ብዬ አስባለሁ። ከቡናና ከሻይ የምመርጠው ሻይ ነው ማለት ነው። ምክንያቱም ቡና ብንመለከት ሁሌ ተደጋጋሚ ጊዜ የሚጠጣ ከሆነ ሱስ ስለሚያዝ። ያለ እሱ ደግሞ ነገሮችን ማድረግ ስራዎችን መስራት ይከብዳል ማለት ነው። ነገር ግን ሻይን ብንመለከት አንደኛ ከዳቦ ጋር ሆኖ እንደ ምግብነት ያገለግለናል። ሁለተኛ ደግሞ ከእሱም ባሻገር ሱስ እንደ ቡናን እንደ ቡና ሱስ አያሲዘንም ማለት ነው። ስለዚህ ከቡናና ከሻይ ሻይን እንዲጠጡ ሰዎችን እመክራለሁ አበረታታለሁ ማለት ነው። እና ሻይ ይሻላል እላለሁ እንደኔ ሀሳብ ከቡናና ከሻይ የትኛውን ትመርጣለህ ለሚለው ጥያቄ ሻይን እመርጣለሁ። በሚለው ይያዝልኝ ማለት ነው። ስለዚህ እንደተናገርኩት ሻይ ለተለያየ ነገር ይሆናል አንደኛ ጠዋት ጠዋት ስንነሳ ከዳቦ ጋር እንደ ምግብነት እናውለዋለን። እንደገና ደግሞ የተለያየ ጊዜ እንደፈለግን መጠጣት እንችላለን ሱስ ሳይዘን ማለት ነው። ያለ ገደብ እና በዚህ መልኩ ማስኬድ እንችላለን ያለውን ነገር ማለት ነው። ስለዚህ እናንተም ከቡና ሻይን እንድታስቀድሙ ሻይን እንድትመርጡ እመክራለሁ አበርታታለሁኝ ማለት ነው። ሁል ጊዜ እንደምለው ይሄ ጥያቄ በጣም ቆንጆ ጥያቄ ነው ማለት እፈልጋለሁ። ይሄን የጠየቃችሁን በሙሉ እጅግ አድርጌ አመሰግናለሁ

እሺ ይሄ ጥያቄ ደግሞ ምን የሚል ጥያቄ ነው ማለት ነው። ወደ ሱቅ ከመሄዴ በፊት ዝርዝር ትጽፋለህ ወደ ሱቅ ከመሄድህ በፊት ዝርዝር ትጽፋለህ የሚል ጥያቄ ነው። ሁል ጊዜ እንደምለው ማለት ነው። አስቀድሜ ይሄ ጥያቄ በጣም ቆንጆ ነው አሪፍ ነው። እኔ ተመችቶኛል ማለት እፈልጋለሁ። እሺ ወደ መልሴ ደግሞ እንሂድ ማለት ነው። ወደ ሱቅ ከመሄድ በፊት ዝርዝር ትጽፋለህ የሚለው አዎ ዝርዝር እጽፋለሁኝ። ምክንያቱም እኔ እንዴት ነው ማለት ነው የማደርገው። ብዙ ጊዜ ወደ ሱቅ ከመሄዴ በፊት ዝርዝር ምጽህፍበት ምክንያት ከስንት አንዴ ነው። ይሄ ማለት በወር አንዴ ነው እኔ ሱቅ የምሄደው። እና በወር አንዴ ሄድ እና ከዛ አስፈላጊውን ነገር በሙሉ በአንዴ ለወር የሚበቃኝን አስቤዛዬን የካርድ ወጪ የተለያዩ ነገሮችን የተለያዩ የሚያስፈልጉን የምግብ የሳሙና የላርጎ የእነዚህ ለመታጠቢያነት የሚያስፈልጉ ነገሮች ለምግብ የሚያስፈልጉ ነገሮች ለመጠጥ የሚያስፈልጉ ነገሮች በሙሉ በአንዴ እንደዚህ ሱፐር ማርኬት እሄድና ወይም ደግሞ ትልቅ ሱቅ እሄድና ብዙ ነገሮች አሉበት ማለት ነው። እዛ በመሄድ ነው የምገዛው በጣም ብዙ ነገር ነው የምገዛው በዚህ ምክንያት። ዝርዝር እጽፋለሁ ግዴታ ዝርዝር ካልጻፍኩኝ የሚያስፈልጉኝ ነገሮች በጣም ብዙ ስለሆኑ ብዙ ነገሮች ደግሞ በአእምሮዬ ለመያዝ ስለሚያስቸግር ማለት ነው። እንደዚህ ስለሆነ ብዙ ጊዜ እንዳልኳችሁ ዝርዝር ጽፌ ሄድና ከዛም ለአንድ ወር ሙሉ የሚያስፈልገኝን ነገሮች እንዳለ ሰብስቤ ሰብስቤ ሰብስቤ ገዝቼ ነው የምገባው። ብዙ ጊዜ ማለት ነው። እና ወደ ሱቅ ከመሄድ በፊት ዝርዝር ጽፌ ለምሳሌ ከሆነ አስቤዛ ከሆነ ለዚህ ወር ምን ምን ያስፈልገኛል? ስጋ እንቁላል ዶሮ እሺ ዘይት ሽንኩርት እንደዚህ የመሳሰሉትን ነገሮች አስፔዛ ከሆነ ሳሙና ከሆነ ደግሞ ዝርዝሮች እነዚህ ዝርዝር የምጽፋቸው ሱቅ ከመሄዴ በፊት የምጽፋችሁ ዝርዝሮች ናቸው። እነዚህ የምግብ ለምሳሌ የምግብ ዝርዝር እጽፋለሁ ወይም ደግሞ አስቤዛ የወር ማለት ነው። እዛ በርበሬ ዘይት ሸንኩርት ስጋ እንቁላል ዶሮ እንደዚህ ለመብላት የሚያገለግሉ ነገሮች እንዳለ በሙሉ የምግብ ዝርዝር ላይ እጽፋችኋለሁ። ከዛ ደግሞ ለመታጠብ ለንጽህና የሚሆኑ ነገሮች ደግሞ ዝርዝር አስቀምጣለሁ። ሳሙና ላርጎ የገላ ሳሙና የልብስ ሳሙና እንደገና ደግሞ ሽቶ አሪፍ ሽታ እንዲሸተኝ እንዲሸት አሪፍ አሪፍ ነገር ሽቶ እንደገና ደግሞ በዚህ ጋር ደግሞ የ ለ እንትን ከ ለሰውነታችን የሚያስፈልጉ የሚቀቡ ነገሮችን ደግሞ እገዛለሁ እንደ ቫዝሊን ያሉ እንደ እነ ሎሽን ያሉ ቅባቶች እንደ ለፊት የሚቀቡ ለፀጉር የሚቀቡ ለሰውነት የሚቀቡ እነዚህ እነዚህን ቆዳ ለቆዳዬ ጤና የሚሆኑ ነገሮችን ደግሞ እገዛለሁ ለቆዳ ጤና የሚውሉ ነገሮች። ከዛ ደግሞ እንደገና ልብስ እና ጫማ ደግሞ ሄጄ ለልብስና የጫማ ዝርዝር በዚህ ወር ምን አይነት ልብሶች ያስፈልጉኛል ሻሚዝ ሱሪ። እንደዚህ እያልኩኝ እዘረዝራለሁ ማለት ነው። የሚዘረዘሩ ነገሮችን እዘረዝራለሁ እነዚህ ሱቅ ከመሄድ በፊት መዘረዝራቸው ዝርዝሮች ናቸው ማለት ነው። ስለዚህ እንደገና ደግሞ እንደየአስፈላጊነቱ አስፈላጊ ከሆነ የተለያዩ ነገሮችን እየቀያየርኩኝ ማለት ነው። እዘረዝራለሁ ማለት ነው። ስለዚህ ወደ ሱቅ ከመሄድህ በፊት ዝርዝር ትጽፋለህ ለሚለው ጥያቄ? ወደ ሱቅ ከመሄዴ በፊት በፊት አዎ ዝርዝር እጽፋለሁኝ። ይሄ የሆነበት ምክንያት ደግሞ እኔ እቃዎቼን የምገዛው በወር አንዴ ነው። በወር አንዴ የምገዛው ከሆነ ደግሞ ብዙ እቃ ስለሚሆን በአእምሮ ለመያዝ ያስቸግራል። በዚህ ምክንያት ዝርዝሮቹን እጽፋቸዋለሁ። የምግብ ሊሆን ይችላል የንጽህና ሊሆን ይችላል። የተለያየ ነገር ለቆዳ እንክብካቤ የሚሆን የቆዳ ጤና እንክብካቤ የሚሆን ይችላል ለብቻ የተለያየ ዝርዝሮችን ጽፌ እሄዳለሁ ማለት ነው። ወደ ሱቅ ከመሄድ በፊት ዝርዝር እጽፋለሁ የሚሉት ጥያቄ? አዎ ዝርዝር እጽፋለሁኝ። ይሄ ጥያቄ በጣም ቆንጆ ጥያቄ ነው ለጠየቃችሁም በሙሉ እጅግ አድርጌ አመሰግናለሁ።

እሺ ይሄ ጥያቄ ደግሞ ምን የሚል ጥያቄ ነው እሳት ለማንደድ ምን ትጠቀማለህ የሚል ጥያቄ ነው። በጣም ሁሌ እንደምለው አስቀድሜ ይሄ ጥያቄ በጣም ቆንጆ ጥያቄ ነው አሪፍ ጥያቄ ነው ማለት እፈልጋለሁ እኔ በበኩሌ ተመችቶኛል ወድጄዋለሁ። እሺ ወደ መልሴ ልምጣ። እሳት ለማንደድ ምን ትጠቀማለህ ለሚለው እኔ እሳት ለማንደድ ብዙ ነገሮችን እጠቀማለሁኝ። ነገር ግን በመጀመሪያ እሳት ለማንደድ ምን አደርጋለሁ? የከሰል ማንደጃ አለ የከሰል ማንደጃ የሚባል እቃ ለማለት ነው። የከሰል ማንደጃ አመጣለሁኝ። ከዛም በኋላ የከሰል ማንደጃ ካመጣሁኝ በኋላ እላዩ ከሰል አደርግበታለሁ። ስለዚህ እሳት ለማንደድ ምን ትጠቀማለህ ለሚለው? በመጀመሪያ ዝርዝሮቹን ልናገር የከሰል ማንደጃ እጠቀማለሁ። ከሰል እጠቀማለሁ። እንጨት እጠቀማለሁ። እንደገና ደግሞ ምን እጠቀማለሁ ክብሪት ክብሪት እጠቀማለሁ ማለት ነው። ስለዚህ እነዚህን አራት ነገሮች በመጠቀም በቀላሉ እሳትን አቀጣጥላለሁኝ ማለት ነው። ስለዚህ ሰዓት ለማንደድ ምን እጠቀማለሁ የሚለው ደግሜ ለመናገር። ያህል ከሰል ማንደጃ እጠቀማለሁ። ከሰል እጠቀማለሁ። እንደገና እንጨት እጠቀማለሁ። ከእንጨት በኋላ ደግሞ ክብሪት ክብሪት ደግሞ ሁሉንም አንድ ላይ ለማስያዝ እሳት ለኩሼ ለማስያዝ ይረዳኛል ማለት ነው። እሺ እንዴት እንደማደርገው ላስረዳችሁ እንዴት እንደማያይዘው ማለት ነው። ይሄ እሳት እንዴት ነው የማነደው? ከሰል ማንደጃውን አመጣውና በመጀመሪያ ከዛም በኋላ እላዩ ላይ ከሰል አደርግበታለሁ። እንደ የምፈልገው ለምሳሌ በጣም ብዙ ብዙ ነገር ከሆነ የምሰራበት ከሰሉም ብዙ አደርገዋለሁ። ወይም ደግሞ ለትንሽ ነገር ከሆነች ደግሞ ከሰሏን ትንሽ አደርጋታለሁ። በዛው ልክ እንጨቱንም ደግሞ ወይ ብዙ አደርገዋለሁ ወይ እንደምሰራው ነገር ትንሽ የምሰራ ከሆነ ትንሽ አደርጋለሁ ማለት ነው። እና ከሰል ማንደጃ አዘጋጅቼ ከሰል አደርግበትና ከዛ ላዩ ላይ እንጨት ይደረግበታል። ከዛ ምንድነው የሚደረገው ቀጣዩ ስራችን ምንድነው? ክብሪት እናመጣና ክብሪቱን ለኩሰን ከዛም በኋላ እንጨቱን እናነደውና እንጨቱ እየነደደ እየነደደ ከዛም በኋላ ከሰሉንም ያነደዋል። ከዛ ወደ ውጪ በደንብ ከተቀጣጠለ በኋላ ወደ ውጭ አውጥተን እናራግበዋለን ማለት ነው። ከሰሉን በደንብ እንዲያያዝ የበለጠ እንዲያያዝ ምን እናደርጋለን? ወይም ደግሞ እንዲቀጣጠል እንዲነድ ማለት ነው እንዲነድ ምን እናደርጋለን? ወይም ደግሞ እኔ ምን አደርጋለሁኝ አራግበዋለሁ ወይም ደግሞ በደንብ ንፋስ እሰጠዋለሁ ማለት ነው እንዲቀጣጠል እንዲነድ ማለት ነው። እሳት ለማደንደድ ምን ትጠቀማለህ? ለሚለው ጥያቄ ማለት ነው። በመጀመሪያ ደረጃ እሳት ለማንደድ ምን ትጠቀማለህ ለሚለው ከሰል ማንደጃ እጠቀማለሁ። ከዛ ከሰል እጠቀማለሁ። ከዛ እንጨት እጠቀማለሁ። ከዛ ክብሪት እጠቀማለው ስለዚህ ምን እጠቀማለው አራት ነገሮችን እጠቀማለው። ከሰል ማንደጃ እጠቀማለሁ ከሰል እጠቀማለሁ። እንጨት እጠቀማለሁ። ክብሪት እጠቀማለሁ እነዚህን አራት ነገሮች በመጠቀም እሳት አነዳለሁ እሳት ለማንደድ የምጠቀማቸው ነገሮች እነዚህ ናቸው ማለት ነው። እና እንዴት ነው የማነደው ለሚለው ጠቅለል አድርጌ ሳላንዛዛው ሀሳቤን ጠቅለል አድርጌ እስካሁን የተናገርኩትን በአንድ ላይ ለመናገር። በመጀመሪያ ከሰሉን ከሰል ማንደጃ ከሰል ማንደጃውን አምጥቼ ከሰሉን እላዩ ላይ አደርግበታለው እንደምሰራው አይነት ማለት ነው ብዙ ምሰራ ከሆነ ወይም ደግሞ ብዙ ነገር የምሰራ ከሆነ ከሰሉም ብዙ አደርገዋለሁ። ትንሽ ነገር የምሰራበት ከሆነ በከሰሉ ትንሽ ነገር ትንሽ ከሰል አደርግና ከዛ ከሰል ማንደጃ ላይ ከሰሉን ካረኩኝ በኋላ እንጨት አደርግበታለሁ። እላዩ ላይ ማለት ነው። እንጨት አደርግበትና ከዛም በኋላ ሁለቱን አንድ ላይ ካዘገጃጀሁኝ በኋላ ሄጄ ክብሪት አመጣና ክብሪቱን እለኩስና እንጨቱን አነደዋለሁ። እንጨቱ ሲነድ እሱም አብረው ከሰሉን ያነደዋል ከዛም በኋላ ከእሳቱ ሁለቱ አንድ ላይ ከነደዱ በኋላ ወደ ውጭ አውጥቼ አራግባቸዋለሁ በደንብ እንዲነድ ማለት ነው። ስለዚህ እሳት ለማንደድ እነዚህን እጠቀማለሁ። እና ያው እሳት እኔ የምጠቀምበት ምክንያት ብዙ ጊዜ ወይ ሻይ ለማፍላት ወይ ደግሞ ምግብ ለመስራት ለእነዚህ ነገሮች ነው እንጂ ለሌላ ነገር እሳት አላነድም ማለት ነው። እንደ ሌላው አሁን ብዙ ጊዜ ሰዎች ጫካ ምናምን የሚኖር ሆነ እሳትን ለመሞቅ ያነዱታል። እኔ ግን ለመሞቅ ሳይሆን ለ ለ ለ ምግብ ነው ለዛ ነው ከሰልን የምጠቀመው እንጂ እሳት ባዶን አድርጌ መጠቀም እችል ነበር። ይሄ ጥያቄ በጣም ቆንጆ ጥያቄ ነው። ለጠየቃችሁኝ ጥያቄ አመሰግናለሁ

እሺ ይሄ ጥያቄ ደግሞ ምን የሚል ጥያቄ ነው የምትወደው መጽሐፍ ምንድነው? የሚል ጥያቄ ነው። በጣም በጣም ቆንጆ ጥያቄ ነው ማለት እፈልጋለሁ አስቀድሜ ሁል ጊዜ እንደምናገረው ማለት ነው። በበኩሌ ተመችቶኛል ጥያቄው በተለይ በተለይ ስለ መጽሐፍ ሲነሳ። ብዙ ጊዜ እኔ ስለማነብ መጽሐፍ ሲነሳ በጣም ደስ ይለኛል። በጣም እወዳለሁ እና በጣም ደስ ብሎኛል ይሄ ጥያቄ ለማለት ነው። የምትወደው መጽሐፍ ምንድነው? ለሚለው ጥያቄ እኔ የምወደው መጽሐፍ ብዙ አይነት መጽሐፍ አለ። እንደም እኔ በሶስት ቋንቋ መናገር ማውራት ማንበብ እችላለሁ። በእንግሊዘኛ እችላለሁ በአማርኛ እችላለሁ በኦሮምኛ እችላለሁ። በዚህ ምክንያት በሶስቱም ቋንቋ የተለያዩ መጽሐፎችን አንብቤያለሁ። የተለያዩ መጽሐፎችን ማለት ነው። ስለዚህ የምወደውን መጽሐፍ ከሶስቱም ቋንቋ በመምረጥ እናገራለሁኝ ማለት ነው። ከአማርኛ ስንጀምር የምወደው መጽሐፍ ምንድነው? ዴርቶጋዳ የሚል የአማርኛ መጽሐፍ አለ። ዴርቶጋዳ የሚለው የአማርኛ መጽሐፍ ወርቁ የተጻፈ ልብ ወለድ ነው። በጣም እጅግ አስደናቂ አስደናቂ መጽሐፍ ነው። በጣም ደስ የሚል ልብ ወለድ ነው። በጣም እኔ በበኩሌ በጣም ደስ ያለኝ መጽሐፍ ነው። እንደገና ደግሞ ፊያሜታ የሚል የአማርኛ መጽሐፍ አለ። በጣም ደስ የሚል በእውነት በእውነት በጣም ቢነበብ ብዬ ለብዙዎች የምመክረው መጽሐፍ ነው። ፊያሚልታ ዴርቶጋዳ እንዳልኩት በይስማ ወርቁ የተጻፈ መጽሐፍ ነው። ፊያሜታም በጣም ደስ የሚል ልቦለድ መጽሐፍ ነው። ልቦለድ ሆኖ ነገር ግን እውነተኛ ታሪክ። ላይ የተወሰነ ታሪኮች ተጨምሮ ነው እንጂ ታሪኩ እውነተኛ ነው። ነገር ግን ላዩ ላይ የተወሰነ የተፈጣጠሩ ታሪኮች ተጨምሮበታል። እና ሌላ ደግሞ የምወደው መጽሐፍ ከአሜን ባሻገር የሚል መጽሐፍ ነው በእውቀቱ ስዩም የሚባል ጸሐፊ የጻፈው። መጽሐፍ ነው በጣም እጅግ እጅግ የሚደንቅ የሚደንቅ በእውነት በጣም ከምገረምባቸው መጽሐፎች መካከል አንዱ ነው። ካሚን ባሻገር ደግሞ ራማቶራ ራማቶራ የሚባል መጽሐፍ አለ። ይሄ አማርኛ መጽሐፍ ነው። በጣም የሚገርም የሚደንቅ መጽሐፍ ነው። ይስማከ ወርቁ የተጻፈ ነው። እንደ ዴርቶጋዳ ሁሉ ዴርቶጋዳ እና የራማቶራ መጽሐፍ ጸሐፊ አንድ ጸሐፊ ነው ማለት ነው። እንደገና ደግሞ አልወጣሁም የሚል ደግሞ የያሬድ ጥበቡ መጽሐፍ አለ። በጣም ድንቅ ድንቅ ከምላቸው መጽሐፎች መካከል በጣም ደስ የሚልና አሪፍ መጽሐፍ መካከል አንደኛውና ዋነኛው ነው ማለት ነው። እንደገና ደግሞ ሌሎችም ደግሞ ብዙ መጽሐፎች አሉ። እንደዚህ የማነባቸው ደስ የሚሉኝ ከእንግሊዘኛ ደግሞ ጌም ኦፍ ትሮንስ የሚል መጽሐፍ አለ። በጣም የሚገርም መጽሐፍ ነው። እንግሊዘኛ መጽሐፍ ደግሞ መጽሐፍ አለ ሪች ዳድ ሪች ዳድ ፑር ዳድ የሚል ደግሞ መጽሐፍ አለ እንግሊዘኛ ነው። በጣም ደስ ይለኛል እሱም መጽሐፍ። እነዚህ መጽሐፎች በጣም ደስ የሚሉን ነው። እንደገና ደግሞ ጀምስ ክሊር የሚባል ሰውዬ የጻፈው አቶሚክ ሀቢትስ የሚባል ደግሞ መጽሐፍ አለ። ይሄም መጽሐፍ ማለት ነው። በጣም ከምወዳቸው መጽሐፎች መካከል የሚጠቀስና እንደውም ዋነኛው ነው ከምላቸው መካከል የተጻፈው መጽሐፍ ነው ማለት ነው። እንደዚሁም ደግሞ ከኦሮምኛ ራሱ ብዙ መጽሐፍ አለ ማለት ነው። ለምሳሌ ዮሚላታ የሚል መጽሐፍ አለ ከኦሮምኛ በኢሳያስ ወርዶፋ የሚባል ሰውዬ የጻፈው የኦሮምኛ መጽሐፍ ነው። በጣም እጅግ አድርጌ የምወዳቸው መጽሐፎች ናቸው። ስለዚህ ሀሳቤን ለማጠቃለል ዮሚላታ የሚባል የኦሮምኛ ኢሳያስ ወርዶፋ የጻፈው መጽሐፍ አለ ስር ነገዳ የሚባል የኦሮምኛ መጽሐፍ። ራማቶራ ዴርቶጋዳ ከአሜን ባሻገር ፊያሜታ እነዚህ እነዚህን የመሳሰሉ ከእንግሊዘኛ ደግሞ እነ ጀምስ ክሊር የጻፉት አቶሚክ ሃቢትስ ሪች ዳድ ፑር ዳድ ጌም ኦፍ ትሮንስ እነዚህ እነዚህ መጽሐፎች እጅግ እጅግ ደስ የሚሉ ናቸው። የጥያቄን ስለጠየቃችሁኝ አመሰግናለሁ

እሺ ይሄ ጥያቄ ደግሞ ምን የሚል ጥያቄ ነው ስለ ቅርብ ጓደኛ ንገረኝ የሚል ጥያቄ ነው። እጅግ እጅግ ደስ የሚል ጥያቄ ነው። በእውነት ስለ ጓደኛ ሲነሳ እጅግ አድርጌ ልቤ ደስ ይለዋል። እና ይሄንንም ጥያቄ በጣም እንደወደድኩት በዚህ አጋጣሚ ለመናገር ነው በጣም አሪፍ ጥያቄ ነው ደስ የሚል ጥያቄ ነው ማለት። እፈልጋለሁ ወደ መልሱ ልምጣ። ስለ ቅርብ ጓደኛህ ንገረኝ ለሚለው እሺ። የኔ የቅርብ ጓደኛዬ ዳዊት መላኩ ይባላል። ስሙ ማለት ነው። እና ይሄ ጓደኛዬ። የ የሶስተኛ አመት የኢኮኖሚክስ ትምህርት የሚያጠና ነው በአዲስ አበባ ዩኒቨርሲቲ የሶስተኛ አመት የኢኮኖሚክስ ተማሪ ነው ማለት ነው። እና ስለእሱ በጣም ስናገር ልቤን ደስ ይለዋል። በእውነት እሱ በትምህርቱ በጣም ጎበዝ የሆነ ሰው አም ፀባዩም አመሉም በጣም ሸጋ ቆንጆ አሪፍ የሆነ ሰው ነው። እንደገና ብዙውን ጊዜ በማንበብ የሚያሳልፍ ብዙውን ጊዜ በማጥናት እና ፊልም በማየት ነው የሚያሳልፈው። አብዛኛውን ጊዜ ቤት ቁጭ ብሎ ከሚሰራቸው ስራዎች መካከል ወይም ደግሞ እዛ ዩኒቨርሲቲ በሚሆንበት ጊዜ ወይ ያጠናል ወይ ያነባል። ኢኮኖሚክስ ትምህርቱን ወይ ደግሞ ፊልም ነው የሚያየው ማለት ነው ከአብዛኛው ጊዜ እነዚህን ነው የሚያደርገው። እና እዛው አዲስ አበባ ኢትዮጵያ ውስጥ አዲስ አበባ የሚኖር ሰው ነው ወይም ደግሞ ጓደኛዬ እንደዛ ነው ማለት ነው። ሌላው ደግሞ ስለሱ ብዙ ጊዜ ዝምተኛ የሆነ ብዙም የማያወራ ሰው ነው ማለት ነው። እና በጣም ደስ የሚል ደስ የሚል ጓደኛ ነው ያለኝ ብዙም አይናገርም ብዙም አያወራም። እንደገና ደግሞ ብዙም ከቤት መውጣት የማይወድ ሰው ነው። ከዩኒቨርሲቲ ተመልሶ ወደ ቤት ከመጣ ብዙም ወደ ሌላ ቦታ መሄድ አይወድም ቤት ውስጥ ነው ብዙን ጊዜ የሚያሳልፈው። ቤት ውስጥ ነው ብዙ ጊዜ የተለያዩ ነገሮች የሚያደርገው ወይ ያነባል እንዳልኳችሁ ክፍል ውስጥ ይገባና ወይ ያነባል ወይ ፊልም ያያል ሁለቱን ነገሮች ነው የሚያደርገው ማለት ነው። እና ይሄ ነገር በጣም አስደሳች ያደርገዋል እሱን ከእኔ ጋር ከልጅነታችን ጀምረው ነው የተዋወቅነው። ልጅ እያለን ገና እኔ የሁለተኛ ክፍል እያለው ነበር የተዋወቅነው እሱ ያኔ ሶስተኛ ክፍል ነበረ። እንደ አጋጣሚ ሆኖ አንድ ትምህርት ቤት ነበረ የምንማረው በዛ ምክንያት ሰፈራችንም አንድ ቦታ ስለሆነ ወደ አንድ ቦታ መግባት ጀመርን ከዛ በደንብ እየተግባባን ስንሄድ እሱም ወደ እኔ ቤት መምጣት ጀመረ። እኔም ወደ እሱ ቤት መሄድ ጀመርኩኝ። ብቻ በእነዚህ በተለያዩ ነገሮች ምክንያት በደንብ እየተቀራረብን በደንብ እየተግባባን እኔም ስለእሱ በደንብ እያወቅኩ እሱም ስለኔ በደንብ እያወቀ መጣ። ከዛም በኋላ እንደ አጋጣሚ ሆኖ አንድ ዩኒቨርሲቲ ደረሰን እኔና እነሱም በዚህ ምክንያት ዩኒቨርሲቲም እንገናኝ አለን ማለት ነው። ወደ ሰፈራችንም ወደ ቤታችንም ስንሄድ አንድ ላይ ነው። ወደ ዩኒቨርሲቲም ስንሄድ አንድ ላይ ነው ማለት ነው። በጣም ደስ የሚል ዋደኛ ነው ያለኝ ፀባዩ ቆንጆ ነው ያነባል ፊልም ያያል ብዙ እውቀት አለው። ብዙ ወሬ አይወድም ብዙ ከቶከር አይጣላም እና ብዙ ነገሮችን አይደብቀኝም እናወራለን አብረን እኔም አወራዋለሁ እሱም ያወራኛል። ብቻ ብዙ ነገሮች አሉ። አብረን ያሳለፍናቸው እኔ በምታመም ሰዓት ይደርስልኛል እሱም በሚታመም ሰዓት እደርስለታለሁ። እውነተኛ ጓደኛሞች ነን። ለችግር ጊዜ የምንደራረስ ጓደኛሞች የማንጠላላ ጓደኛሞች ነን። እና በዚህ ምክንያት ብዙ ብዙ ነገሮችን አንድ ላይ አሳልፈናል እስከዛሬ ይኸው አለን እንደ ወንድም ሆነን። ከጓደኛ በላይ ስለዚህ ጥያቄ እጅግ አድርጌ አመሰግናለሁኝ።

እሺ ይሄ ጥያቄ ደግሞ ምን የሚል ጥያቄ ነው። ወደ መናፈሻ ምን ያህል ጊዜ ትሄዳለህ የሚል ጥያቄ ነው። እና ሁል ጊዜ አስቀድሜ እንደምለው። ይሄ ጥያቄ በጣም ቆንጆ ጥያቄ ነው ማለት እፈልጋለሁኝ በጣም አሪፍ ጥያቄ ነው። ደስ የሚል ጥያቄ ነው እኔ ተመችቶኛል በኔ እኔ በኩል በጣም ደስ ብሎኛል ማለት እፈልጋለሁ። እሺ ወደ መልሴ ልምጣ ወደ መናፈሻ ምን ያህል ጊዜ ትሄዳለህ የሚል ነው ጥያቄው። እና እኔ ወደምናፈሻ ምሄደው በየሳምንቱ ነው የሚሄደው። ወይም ደግሞ በየ አምስት ቀኑ በየአምስት ቀኑ በየ በየሰባት ቀኑ ወይም ደግሞ በሳምንት አንዴ በሳምንት አንዴ። ነው የምሄደው ምን ያህል ወደ መናፈሻ ምን ያህል ጊዜ ትሄዳለህ? በሳምንት ውስጥ በአንድ ሳምንት ውስጥ ወይም በሰባት ቀን ውስጥ አንዴ እሄዳለሁ። ቢያንስ አንዴ ወይ ቅዳሜ ወይ እሁድ እሁድ ነው ብዙ ጊዜ ስራ የማይኖረኝ እሁድ ነው ብዙ ጊዜ። ጊዜ የሚኖረኝ ማለት ነው። በዚህም ምክንያት እሁድ ላይ ጊዜ ስለሚኖረኝ በሚል ራሴን ከስራ ጫና ለማውጣት ከሰኞ እስከ ቅዳሜ። ብዙ ጊዜ ስራ ስለሚኖርብኝ ብዙ ጊዜ በትምህርትና በስራ ስለምወጠር በጣም ጊዜ ስለሚያጥረኝ አይምሮዬ ቢያንስ አንድ ቀን እረፍትና ነጻነት ያስፈልገዋል። በሚል ሁል ጊዜ በሰባት ቀን ቢያንስ አንዴ እሁድ እሁድ ላይ እሄዳለሁኝ ማለት ነው። መናፈሻ ላይ ስለዚህ መናፈሻ ምን ያህል ጊዜ ትሄዳለህ ለሚለው አንድ ጊዜ እሄዳለሁ። በሳምንት ውስጥ በሰባት ቀን ውስጥ አንድ ጊዜ ወይም ደግሞ በሳምንት ውስጥ አንድ ጊዜ። ይሄም በወር ውስጥ ስንት ጊዜ እሄዳለሁ ማለት ነው አራት ጊዜ እሄዳለሁ ማለት ነው አራት ጊዜ እሄዳለሁ በአንድ ወር ውስጥ ማለት ነው። ስለዚህ ወደ መናፍሻ ምን ያህል ጊዜ ትሄዳለህ ለሚለው እንደተናገርኩት በሰባት ቀን አንዴ እሄዳለሁኝ ማለት ነው። ስለዚህ ወደ መናፈሻ መሄድ ብዙ ጥቅሞችን ሰጥቶኛል። እኔ በጣም ብዙ ብዙ ከምናገረው በላይ በስራ ከሰኞ እስከ ቅዳሜ አይምሮዌ ስለሚ ስለሚያያዝ ስለጣም ጊዜ ስለሚያጥረኝ። በስራ ስለመሯሯጥ ብዙ ጊዜ በስራ ነው የማሳልፈው ከሰኞ እስከ ቅዳሜ ያለውን ጊዜ። ስለዚህ ቢያንስ አንድ ቀን ሰውነቴ አይምሮዬን በደንብ ማረፍ ስላለበት እንደዚህ አይነት እረፍቶች ደግሞ መናፈሻ አካባቢ ጥሩ አየር ጥሩ ነገር እየታየ ሲሆን በጣም ቆንጆ ነው በጣም አሪፍ ነው። ለአእምሮዬ መረጋጋትን ይሰጣል። ለአእምሮዬ እረፍትን ይሰጣል። መረራጋት እረፍት አገኝበታለሁ በዚህ ምክንያት ነው ወደ መናፈሻ የሚሄደው ማለት ነው። እና ከዚህ በፊት እንደዚህ አይነት ልምድ ባልነበረኝ ሰዓት ወይም መናፈሻ በማልሄድበት ጊዜ በጣም ይደክመኛል። ራሴን አላድስም። ራሴን በደንብ አላዝናናም ወደ መናፈሻም አልሄድም ስለነበር በጣም ከባድ ጊዜ ነበረ የማሳልፈው። ነገር ግን ይሄንን መሄድ ከጀመርኩኝ በኋላ በደንብ መሄድ እዛ ከጀመርኩኝ በኋላ ምን ተፈጠረ ማለት ነው አይምሮዬ መረጋጋት ጀመረ። አይምሮዬ እረፍት አገኘ። ከሰባት ቀን ውስጥ ስድስቱን ቀን የተሰራውን ስራ ቢያንስ በአንድ ቀን እረፍት። የተወስነ እንኳን ሙሉ ለሙሉ እንኳን ማረፍ ባይቻል ሙሉ ለሙሉ እንኳን። ማደስ ባይቻል አይምሮን ነገር ግን በተወሰነ መልኩ እንኳን መለስ ያለ ለቀጣዩ ሰኞ በጉልበትና በጥንካሬ ቀጣዩን ሳምንት እንድቀላቀል ይረዳኛል ያግዘኛል። ወደ መናፈሻ ምን ያህል ጊዜ ትሄዳለህ? ለሚለው በድጋሚ ያክል በሳምንት ውስጥ ወይም ደግሞ በሰባት ቀን ውስጥ አንድ እሄዳለሁ ይሄ ማለት በወር አራት እሄዳለሁ። ያለው ነገር ይሄ ነው። ስለመናፈሻ ብዙ ነገር ብዙ ሰዎች ይላሉ እኔም እንዳልኳችሁ ነው ቅድም እንዳልኩት በጣም ያረጋጋል ደስ የሚል አየር አለ። ትዝናናላችሁ እኔም እዝናናለሁ እዛ በጣም ደስ ይላል። በጣም አሪፍ ነው። መናፈሻ ለአእምሮ ሰላም ለአእምሮ እርጋታ ለማረፍ ለመዝናናት አይምሮን ለማደስ ጉልበትን ለማደስ በጣም ቆንጆ ነው። ይሄ መናፈሻ መሄድ እኔም በሳምንት አንዴ እሄዳለሁ። ሁሌ እንደምለው ይሄ የጥያቄ ቆንጆ ጥያቄ ነው ስለጠየቃችሁኝ እጅግ እጅግ አድርጌ አመሰግናለሁ።

እሺ ይሄ ጥያቄ። ምን የሚል ጥያቄ ነው ማለት ነው። ምን ያህል ጊዜ መጽሐፍ ታነባለህ የሚል ጥያቄ ነው። ሁሌ እንደምለው በጣም ቆንጆ ጥያቄ ነው አሪፍ ጥያቄ ነው ማለት እፈልጋለሁ። ቅድም እንደተናገርኩት አስቀድሜ በሌሎች ጥያቄዎች ላይ ስለ መጽሐፍ ሲነሳ በጣም ደስ ይለኛል ምክንያቱም መጽሐፍ ብዙ ጊዜ ስለማነብ ማለት ነው። እና ምን ያህል ጊዜ መጽሐፍ ታነባለህ የሚለው ወደ መልሱ ልምጣ። እኔ መጽሐፍ የማነበው ምን ያህል ጊዜ ታነባለህ ለሚለው በቀን ለአንድ ሰዓት ለሰላሳ አንድ ሰዓት ለሰላሳ እሰጠዋለሁ ወይም ደግሞ በቀን ሁለት ሰዓት እሰጠዋለሁ። በቀን ምን ያህል ጊዜ መጽሐፍ ታነባለህ ለሚለው በአንድ ቀን ለሁለት ሰዓታት መጽሐፍ አነባለሁ። በአንድ ቀን ውስጥ ለሁለት ሰዓታት መጽሐፍ አነባለሁ። ከሃያ ገጽ እስከ ሰላሳ ገጽ የሚሆን መጽሐፍ በአንድ ቀን። አንብቤ እጨርሳለሁ ግዴታ ነው ይሄ የአንዱ የህይወቴ ህግ የህይወቴ መርህ። ወይም ደግሞ እንደዚህ ስለለመደብኝ ለምን ስለሆነብኝ ግዴታ የማደርጋቸው ነገሮች ናቸው ማለት ነው። ስለዚህ ምን ያህል ጊዜ መጽሐፍ ታነባለህ ለሚለው በአንድ ቀን ለሁለት ሰዓታት ያክል መጽሐፍን አነባለሁ። ከሃያ እስከ ሰላሳ ገጽ በዛ በሁለት ሰዓት ውስጥ አነባለሁ ማለት ነው። እና መጽሐፍ ብዙ መጽሐፍቶችን አንብቤያለሁ። በጣም ብዙ ከ በጣም ከ እንዲህ ብዬ ጠቅሼ የማልተዋቸው ብዙ ብዙ መጽሐፎችን አብቤ አውቃለሁ አለው በጣም እጅግ ብዙ የሆኑ መጽሐፎች እንግሊዘኛ መጽሐፎች። መጽሐፎች ኦሮምኛ መጽሐፎች በተናገርኩ እኔ የሶስቱንም ቋንቋ አቀላጥፌ ማንበብ እና መረዳት ስለሚችል ሶስቱም ቋንቋ ነው። የማነበው በሶስት ቋንቋ ሲሆን ከተለያዩ እ አቅጣጫዎች ሰው እንዴት ሀሳቡን እንደሚያሰፍር በቋንቋዬ ብዙ ቋንቋ በማወቄ ምክንያት ከብዙ መጽሐፎች በማገኘው እውቀት በጣም ብዙ ተጠቅሜያለሁ። ማንበብ በጣም እጅግ እጅግ ጠቃሚ ከሆነ ነገር መካከል ዋናውና አንደኛው ነው። ማንበብ ሙሉ ሰው ያደርጋል ይባላል በኢትዮጵያውያን ምሳሌና ንግግር ወይም ደግሞ አባባል። ማንበብ ሙሉ ሰው ያደርጋል እውነትም ደግሞ ማንበብ ሙሉ ሰው ያደርጋል። ማንበብ እውቀትን ይሰጣል። ማንበብ ሰው ዝም ብሎ ያለ እውቀት ዝም ብሎ ከሚያወራ ይልቅ አንብቦ እውቀት ኖሮት ሲያወራ የሚያወራው ነገር የበለጠ ማራኪ ይሆናል። የሚያወራው ነገር የበለጠ አስደሳች ይሆናል። የሚያወራው ነገር የበለጠ በጣም ለሰዎች ሳቢ ደስ የሚል የሚደመጥ ሰው ይሆናል። እና ማንበቤ በጣም እኔም እንደዚህ አይነት ሰው እንደሆነ አድርጎኛል። ማንበቤ እጅግ እጅግ ጠቅሞኛል። ማንበቤ በጣም ቆንጆ ነገር ሆኗል። በጣም አሪፍ ነው። ማንበቤ ማለት ነው። እና በቀን እንዳልኩት ለሁለት ሰዓታት ያክል ለመጽሐፍ ጊዜ እሰጣለሁ። ከስራ መልስ ሁሌ ማታ ማታ ልተኛ ስል ለሁለት ሰዓታት መጽሐፍን አንብቤ ነው የምተኛው። በደንብ አንብቤ ተኝቼ ከዛም በኋላ በደንብ እያሰላሰልኩት እንቅልፍ ይወስደኛል አእምሮየ ውስጥ በደንብ ይቀራል ማለት ነው። በማንበቤ በእውነት አንድም ቀን ተቆጭቼ አላውቅም። በጣም ብዙ ነገር ብዙ መጽሐፎችን ብዙ ብዙ መጽሐፎችን አንብቤ ተጠቅሜበታለሁ። በጣም የልብ ወለድ መጽሐፎች ስለ ገንዘብ የሚያወሩ መጽሐፎች ስለ ፍቅር የሚያወሩ ስለ ግንኙነት የሚያወሩ ስለ ሀሳብ የሚያወሩ ስለ ብዙ ነገር የሚያወሩ መጽሐፎችን ብዙ ጊዜ አንብቤያለሁ የሆነው ደግሞ ምንድነው? በቀን ለሁለት ሰዓት ስለማነብ በቀን ከ ሃያ እስከ ሰላሳ ሰዓት ስለማነብ ነው። እና ማለቴ በቀን ከሃያ እስከ ሰላሳ ገጽ ለሁለት ሰዓታታት ያክል በቀን ከሃያ እስከ ሰላሳ ገጽ ስለማነብ በዚህ ምክንያት ነው ማለት ነው። እና ምን ያህል ጊዜ መጽሐፍ ታነባለህ? ለሁለት ሰዓታት አነባለሁ በአንድ ቀን ውስጥ ለሁለት ሰዓት ቅድም እንዳልኩት ከሃያ እስከ ሰላሳ ገጽ የሚሆን መጽሐፎችን መጽሐፍ በአንድ ቀን አነባለሁ ማለት ነው። እና ይሄ ደግሞ በጣም እጅግ ጠቃሚ የሆነ እጅግ የጠቀመኝ ለሌሎችም የማወራው ያጋራሁት ልምድ ነው ሌሎችም እንዲህ እንዲያደርጉ በጣም እንዲጠቀሙ ኣሳቤን በዚህ አጋጣሚ ማስተላለፍ እፈልጋለሁ። ሁል ጊዜ እንደምለው የህ ጥያቄ እጅግ ማራኪ የሆነ አሪፍ የሆነ ደስ የሚል ጥያቄ ነው ማለት ነው። እና ይሄን ጥያቄ ለጠየቃችሁ በሙሉ እጅግ እጅግ አድርጌ አመሰግናለሁ።

እነሺ ይሄ ጥያቄ ደግሞ ምን የሚል ጥያቄ ነው? በአካባቢው ድልድይ አለ? የሚል ጥያቄ ነው ሁል ጊዜ እንደምለው በጣም ቆንጆ ጥያቄ እንደሆነ አንስቼ ማውራት መናገር እፈልጋለሁ በጣም አሪፍ ጥያቄ ነው። ቆንጆ ጥያቄ ነው። እኔ በበኩሌ ወድቼዋለሁ ተመችቶኛል ማለት እፈልጋለሁ። በአካባቢው ድልድይ አለ ለሚለው? አዎአንድ በአካባቢያችን ድልድይ አለ። ያሃ አካባቢ ብዙ ጊዜ እንትን ነው ወደ ገበያ የሚኬድበት ነው ያ አካባቢ ከዛ እዛ ጋር ድልድይ ተሰራ ማለት ነው። አካባቢያችን ድልድይ አለ አዎ። ያ ድልድይ ተሰርቷል። ወደ ገበያ የምትሄድበት መንገድ ላይ የሆነ ወንዝ ስላለ እዛ ላይ ድልድል ተሰርቶ ሰዎች እንደ ልባቸው ዙሪያ ጥምጥም መሄድ ሳይኖርባቸው። በአቋራጭ ወንዙን ላይ የተሰራ ድልድይ ስላለ በዛ ተሻግረው መሄድ ይችላሉ። በአቋራጭ በሰአታቸውን ቆጥበው ቶሎ ወደ ገበያ መድረስ ይችላሉ ማለት ነው። ይሄ ድልድይ የተሰራበት ምክንያት ምን ሆነ የሆነ ጊዜ ላይ ብዙ ጊዜ እንደ ሰዎች ድልድይ ሳይሰራ በፊት እንደዚሁ እየዘለሉ ወንዙን እየዘለሉ ለማለፍ ነበረ ጥረት የሚያደርጉት ከድልድዩ መሰራት በፊት እንደዚህ ለመዝለል ይሞክራሉ በዚህ ሰዓት ላይ በዚህ ሰዓት ላይ ብዙ ጊዜ ማለት ነው እንደዚህ ሰዎች አንዳንድ ሰዎች እያዳለጣቸው ወደ ወንዙ ይወድቃሉ። እያዳለጣቸው ወደዛ ወደ ወንዙ ስለሚወድቁ ማለት ነው። በዛ ምክንያት ብዙ ሰዎች ተጎዱ ብዙ ሰዎች ስለተጎዱ ተብሎ ምን ተደረገ ድልድዩ ተሰራ ማለት ነው። እዛ አካባቢ ሲሻገሩ ሰዎች ወንዝ ውስጥ እንዳይገቡ ተብሎ ወንዝ ውስጥ እንዳይገቡ ተባለና ድልድዩ ተሰራ። ምክንያቱም ያ ድልድይ ባይሰራ ኖሮ ሰዎች መዝለላቸውን አያቆሙ ስለዚህ ሰዎች መዝለላቸውን ደግሞ ካላቆሙ ማለት ነው ይጎዳሉ። የወንዙ በጣም ሙሉ በሚሆንበት ሰዓት ይፈጠራል ይዟቸው ይሄዳል። ይዟቸው ከሄደ ደግሞ አስቸጋሪ ነው ሊሞቱ ይችላሉ። ህይወታቸው ሊቀጠፍ ይችላል። በዚህም ምክንያት ተብሎ ድልድይ ተሰራ ድልድዩ ደግሞ የተሰራው ሰፈር ውጤት ያሉ ሰዎች አካባቢያችን ላይ ያሉ ሰዎች አንድ ላይ በመሰብሰብ ብር አዋጡና ከዛም በኋላ አካባቢያችን ላይ ያለውን ድልድይ የሰሩት ማለት ነው። በአካባቢያችን ያለውን ድልድይ ሰሩት እና ይሄ ድልድይ መሰራቱ በጣም ብዙ ሰዎችን ብዙ ሰዎችን አግዟል ምክንያቱም ብዙ ሰዎች እዛ ወንዝ ውስጥ ወንዝ ውስጥ ማለት ነው። ከመግባት ተርፈዋል። ይሄ ቀላል ነገር አይደለም ወንዝ ውስጥ ቢገቡ ይሞቱ ነበረ ይጎዱ ነበረ የተያየ ጉዳት ሊደርስባቸው ይችል ነበር። በዚህ ምክንያት ይሄ ድልድይ በመሰራቱ በአካባቢያችን የተሰራው ድልድይ በጣም ለብዙ ጥቅም ኖሮታል። እኛም በአቋራጭ እናቴም በአቋራጭ በዛ በኩል እኔም ስላግዛ ትሄድ በዛ በኩል እናጥፋለን። ስለዚህ ህይወታችንን አቅልሎልናል ይሄ ድልድይ ማለት ነው። በአካባቢው ድልድይ አለ ለሚለው? ሀሳቤን አጠር አድርጌ ጠቅለል አድርጌ ለማጠቃለያነት ላውራ በአካባቢው ድልድይ አለ? አዎ! ድልድይ አለ። ያ የድልድይ ደግሞ ወዴት ነው የሚወስደን ወደ ገበያ የሚወስድ መንገድ ላይ የተሰራ ድልድይ ነው። እና ድልድዩ ለምን ተሰራ? ካላችሁኝ እዛ አካባቢ ወንዞች ወንዝ አለ ስለዚህ መሃሌ ደግሞ ክፍተት አለ ወንዙ ያለበት ቦታ ደግሞ ክፍተት አለ ስለዚህ ያ ወንዝ ሰውን ይዞ እንዳይሄድ ወይም ደግሞ እንዳይጎዳ ሰው ከዛ ከአንዱ መሬት ወደ ሌላ መሬት ሊዘሉ ሲሉ ይጎዳሉ ይሰበራሉ። ህይወታቸው ያልፋል። ስለዚህ በዚህ ምክንያት ድልድይ ተሰራ የብዙ ህይወቶች የብዙ ሰው ህይወት ከመጥፋት የብዙውን ሰው ህይወት ከተለያየ ነገር አድኗል። እና ይሄ ድልድይ በጣም ለብዙዎቻችን ጥቅም ሰጥቷል። ብዙዎቻችንን ጠቅመዋል። ብዙዎችን ከመሞት አድኗል እንደዚሁም ደግሞ አቋራጭ ነው መንገዱ ወይም ደግሞ ቶሎ ነው የሚያደርሰው ዙሪያ እንደዚህ ከመዞር በዛች ድልድይ መጠቀም ያስፈልጋል። ቶሎ ለመድረስ ማለት ነው ስለዚህ በአካባቢው ድልድይ አለ ለሚለው አዎ በጣም አለ ድልድይ አለ። ድልድይ በወንዝ ጋር የተሰራ ነው በጣም ህይወት አቅላይ አቋራጭ ነው ይሄን ጥያቄ ስለጠየቃችሁኝ እጅግ እጅግ አድርጌ አመሰግናለሁ።

እሺ የጥያቄ ደግሞ ምን የሚል ጥያቄ ነው። ከቤትህ ስራህ ምን ያህል ይርቃል የሚል ጥያቄ ነው። እሺ ሁል ጊዜ። አስቀድሜ እንደምለው። በጣም ቆንጆ ጥያቄ ነው። በጣም አሪፍ ጥያቄ ነው። በጣም እኔ ተመሽቶኛል ደስ ብሎኛል። ደስ የሚል ጥያቄ ነው ማለት ነው። እሺ እንደዚህ እያልኩኝ ወደ መልሴ ልለፍ። ከቤት ስራ ምን ያህል ይርቃል ለሚለው ከቤቴ ስራ የሚርቀው እኔ አንድ ሰዓት ነው ሚርቀው ለአንድ ሰዓት ያክል ነው። የሚርቀው ማለት ነው ከቤቴ ስራ ለመሄድ ከፈለኩኝ አንድ ሰዓት ነው ሚርቀኝ። እና ይሄም ማለት እኔ ብዙ ጊዜ ከቤቴ አንድ ሰዓት ላይ ነው ምነሳው። ከዛ ልክ ሁለት ሰዓት ሲል መስሪያ ቤቴ ወይም ደግሞ ስራ ቦታዬ። ስራ ቦታዬ ወይም ደግሞ መስሪያ ቤቴ በአንድ ሰዓት እደርሳለሁ ማለት ነው። እና ይሄ ነው ያለው ነገር። ሚርቀው ለአንድ ሰዓት ነው ማለት ነው። እና ለአንድ ሰዓት ነው ሚርቀው ብዙ ጊዜ አንድ ሰዓት እነሳና ሁለት ሰዓት ነው ምደርሰው። እና ሁለት ሰዓት ስደርስ እዛ ያው አቴንዳንስ ወይም ደግሞ የመግቢያ ሚጀመረው። ስንት ሰዓት ላይ ነው ሁለት ሰዓት ለሰላሳ ስለሆነ። ሁለት ሰዓት ከሰላሳ ስለሆነ ቶሎ ቀድሜ ደርሼ ፈርማለሁ ማለት ነው። ፊርማ ሚፈርመው ነገር ካለ አስቀድሜ ለምፈረም ችግር የለውም ማለት ነው። ቀድሜ እደርሳለሁ አንድ ሰዓት ላይ ነው ምደርሰው በአንድ ሰዓት ውስጥ እደርሳለሁ ማለት ነው። ምን ያህል ይርቃል? ከቤትህ ስራ ምን ያህል ይርቃል ለሚለው መልስ አንድ ሰዓት ነው ሚርቀው ማለት ነው። ነገር ግን አሁን ለምሳሌ ብዙ ጊዜ የሚሄደው ከጎረቤቴ ጋር ነው። እና ጎረቤቴ መኪና ይዞ ከሆነ ጎረቤቴ ማለት ነው። ብዙ ጊዜ ከእሱ ጋር የራሱ መኪና አለው። በራሱ መኪና ስላለው የራሱ መኪና የቤት መኪና ማለት ነው። እና በሱ መኪና ከወሰደኝ ብዙ ጊዜ ምን ያህል ምን ያህል ሰዓት ነው ወይም ደግሞ ምን ያህል ነው ማለት ነው ሚፈጅብኝ ሰላሳ ደቂቃ ነው ሚፈጅብኝ። ሰላሳ ደቂቃ ነው የሚፈጅብኝ። ነገር ግን ታክሲ ከሆነ ምጠቀመው የታክሲ ከሆነ ምጠቀመው ወይም ደግሞ የህዝብ መሄጃ መኪና ከሆነ ምጠቀመው ግን ሰልፍ ስላለ የተለያዩ ነገሮች ስላሉ ሰልፍ ስላለ በዚህ በዚህ ምክንያት በእነዚህ በእነዚህ ምክንያት ማለት ነው። አንድ ሰዓት ይወስድብኛል። ስለዚህ አሁንም ቀድሜ መናገር ምፈልገው ብዙ ጊዜ እኔ ሁለት ወደ ስራ ቦታ ሁለት የመሄድ አማራጮችን ነው ምጠቀመው። የመጀመሪያው ከጎረቤቴ ጋር በሚሄድበት ጊዜ ከጎረቤቴ ጋር ከእሱ ጋር ሆኜ በምሄድበት ጊዜ ምንድነው ማለት ነው ሚፈጠረው? በሰላሳ ደቂቃ እደርሳለሁ ምክንያቱም ምንም ምሰለፈው ሰልፍ የለም። ማደርጋቸው ነገሮች የሉም። በዚህ ምክንያት ማለት ነው። ቶሎ ብዬ በሰላሳ ደቂቃ እደርሳለሁ ይሄ ማለት አንድ ሰዓት ከወጣሁኝ አንድ ሰዓት ከሰላሳ ሲል አስቀድሜ ማለት ነው። ስለዚህ በነገር ግን በ የህዝብ መጓጓዣ መኪና ከሆነ ግን ምሄደው ይሄ ሰልፍ አለው። ስለዚህ ሰልፍ ስላለው ማለት ነው። በዚህ ምክንያት ስለ መንገድ ላይ ስለምቆይ መኪናው በመሃል በመሃል ስለሚቆይ ምናምን ስለሚቆም አንድ ሰዓት ይወስድብኛል። ማለት ነው። ስለዚህ ከቤተ ስራ ምን ያህል ይርቃል? ካላችሁኝ በቤት መኪና ወይም ደግሞ በቤት መኪና ከሄድኩኝ ሰላሳ ደቂቃ ነገር ግን በህዝብ መጓጓዣ መኪና ከሄድኩኝ ደግሞ ለአንድ ሰዓት ይፈጅብኛል ማለት ነው። አንድ ሰዓት በጣም ከበዛ አንድ ሰዓት ካነሰ ደግሞ ሰላሳ ደቂቃ ማለት ነው። በጣም ከፈጠንኩኝ ሰላሳ ደቂቃ በጎረቤቴ መኪና እሄዳለሁ። እስር ቤት መኪና ስለሆነ ያለው ካልሆነ ደግሞ በህዝብ መጓጓዣ ከሄድኩኝ ደግሞ ለአንድ ሰዓት ያህል እሄዳለሁ ማለት ነው። ስለዚህ በሁለቱ መንገድ ብናየው ማርፈድ ሚባል ነገር የለም አላረፍድም ስራ ቦታ ማለት ነው። እሺ ሁል ጊዜ እንደምለው ማለት ነው። በጣም ይሄ ጥያቄ በጣም ቆንጆ ጥያቄ ነው። በጣም አሪፍ ጥያቄ ነው። እኔ ተመችቶኛል ወድጄዋለሁ ማለት እፈልጋለሁ በዚህ አጋጣሚ እና ይሄን ጥያቄ ምትጠይቁን በጣም ላመሰግናችሁ እፈልጋለሁ

እሺ ይሄ ጥያቄ ደግሞ ምን የሚል ጥያቄ ነው ከፀሀይ እንዴት ትጠበቃለህ? ጥያቄ ነው። ሁል ጊዜ አስቀድሜ እንደምለው ይሄ ጥያቄ በጣም ቆንጆ ጥያቄ ነው በጣም አሪፍ ጥያቄ ነው በጣም እኔ በበኩሌ ወድጄዋለሁ ደስ ብሎኛል ማለት እፈልጋለሁኝ። እና። በጣም አሪፍ ጥያቄ ነው እንደኔ በጣም ቆንጆ ጥያቄ ነው ምክንያቱም ስለ ቆዳ ነው እየተነሳ ያለው ይሄ ማለት ፀሀይ ያው ከበጣም ከጎዳን በጣም ካረፈብን የሚጎደው ቆዳችንን ነው ስለዚህ ከፀሀይ ራሳችንን ስንከላከል ቆዳችንን እየተከላከልን ነው። እና ጥያቄው ከፀሀይ እንዴት ትጠበቃለህ ለሚለው እኔ የተለያየ መንገዶችን ይጠቀማሉ ከፀሀይ ራሴን ለመጠበቅ። የመጀመሪያው ጥያቄ የመጀመሪያው መንገዴ ከፀሀይ ራሴን ለመጠበቅ ማደርገው ምንድነው ዣንጥላ እይዛለሁ። ዣንጥላ እይዝና ከዛ ዣንጥላ ማለት እንደ የፀሀይ መከላከያ ነው ከላይ ከአናታችን ላይ በእጃችን ይዘን እንይዘዋለን ከዛም በኋላ ከላይ የሚመጣውን የፀሀይ ማለት ነው ይከለክልልናል ይከልልልናል ማለት ነው። በእጃችን ይዘን የምንንቀሳቀሰው ነው ማለት ነው። ዣንጥላ እና ስለዚህ በመጀመሪያ ደረጃ ምን ታደርጋለህ ለሚለው ዣንጥላ እጠቀማለሁኝ እኔ ዣንጥላ በመጠቀም ራሴን ከፀሀይ እከላከላለሁ። ቅድም እንዳልኩት ዣንጥላ ለፀሀይ ለመከላከል የሚረዳ እቃ ነው ከላይ ካናታችን ላይ እንደዚህ እናደርግና እሱ ይከልለናል ማለት ነው። ሁለተኛው ደግሞ ከፀሀይ ለመጠበቅ የማደርገው ነገር ምንድነው? ሳንስክሪን የሚባል የሚቀባ ቅባት አለ። እና ሰንስክሪን የሚባለውን ቅባት እቀባና እሱ ምንድነው ጥቅሙ ቆዳችንን በፀሀይ ቢመታ እንኳን ቆዳችን እንዳይጎዳ ቆዳችንን የሚከላከልልንን ቅባት ነው። ወይም ደግሞ የምንቀባው እንደ ሎሽን አይነት ነገር ወይም ደግሞ እንደ ቅባት አይነት ነገር ነው። ነገር ግን ከፀሀይ በፀሀይ ሰውነታችን በፀሀይ ቆዳችን እንዳይጎዳ የሚጠብቅልን ማለት ነው። ስለዚህ በመጀመሪያ ደረጃ ዣንጥላ እጠቀማለሁ። ፀሀይ መከላከያ አቃ ከላይ ካናታችን ላይ የምናደርገው ሁለተኛ ደግሞ ቆዳዬን የምቀበው ሰንስክሪን የሚባል አለ እሱን እቀባና ሰውነቴን ከፀሀይ በመከላከል እከላከላለሁ ወይም ደግሞ እጠብቃለሁ ማለት ነው። ሶስተኛ የማደርገው ነገር ደግሞ ምንድነው? ፀሀይ ባለበት ሰዓት ላይ ወይም ደግሞ ፀሀይ በሃይለኛ በምትሆንበት ፀሀይ በምትበረታበት ሰአቶች ላይ መጠን በጣም አስገዳጅ ነገር ካልሆነ በስተቀር አልንቀሳቀስም። ካለሁበት ቦታ አልንቀሳቀሰም ይሄ ማለት ቤቴ ከሆነ ያለሁት ቤቴ ነው የምቀመጠው። ቤቴ ያው ፀሀይ አይነካኝም ፀሀይ እጠለላለሁ። ራሴን እጠብቃለሁ ቤቴ ከሆንኩኝ መስሪያ ቤትም ከሆንኩኝ እንደዚሁ ደግሞ ከመስሪያ ቤቴ የትም አልሄድም ራሴን እጠብቃለሁ ማለት ነው። ሶስተኛ ደግሞ የማደርገው ነገር ምንድነው? ከፀሀይ ራሴን ለመጠበቅ ምን አደርጋለሁኝ። መስሪያ ቤትም ካለሁኝ ከመስሪያ ቤት አልንቀሳቀስም። ቤቴ ካለው ከቤቴ አልንቀሳቀስ ትምህርት ቤቴ ካለው ከትምህርት ቤቴ አልንቀሳቀስ። የምንቀሳቀሰው ፀሀይዋ ስትበርድ ወይም ደግሞ ፀሀይዋ ትንሽ ስትቀዘቅዝ ፀሀይዋ ወደ መግቢያዋ ስትደርስ ወደ እየመሸ ሲሄድ ወይም ደግሞ ጠዋት አካባቢ ነው የምንቀሳቀሰው ወይ ጠዋት ፀሀይዋ በደንብ ሀይለኛ ሳትሆን ወይ ደግሞ ማታ ፀሀይዋ በረድ ብላ እየገባች ያለ ነው የምንቀሳቀሰው እንጂ ፀሀይ በጣም በሚበረታበት ሰዓት ባለመንቀሳቀስ ከፀሀይ ራሴን እጠብቃለሁ ከፀሀይ እጠበቃለሁኝ ማለት ነው። ስለዚህ ከፀሀይ እንድትጠብቃለን ለሚለው በመጀመሪያ ዣንጥላ እጠቀማለሁ ዣንጥላ የምንለው ከራሳችንን ከፀሀይ ለመቀላቀል የተሰራ ነው ከአናታችን ላይ የምናደርገው ነው። ሁለተኛ ደግሞ እመጠቀመው ሰንስክሪን የሚባል አለ እሱን እቀባለሁ ቆዳዬን እሱ ቆዳዬ እንዳይጎዳ ያደርግልኛል። ሶስተኛ ደግሞ የማደርገው ነገር ምንድነው ፀሀይ በጣም ሀይለኛ በምትሆንበት ለምሳሌ ከስድስት ሰዓት እስከ አስር ሰዓት ባለው ሰዓት ላይ አልንቀሳቀስም በጣም አስገዳጅ ነገር ካልሆነ በስተቀር ባለውበት ቦታ ነው የምሆነው ማለት ነው። ስለዚህ ሁሌ እንደምለው ይሄ ጥያቄ በጣም ቆንጆ ጥያቄ ነው ለጠየቃችሁኝ በሙሉ በእውነት በእውነት እጅግ አድርጌ አመሰግናለሁ

እሺ ይሄ ጥያቄ ደግሞ ምን የሚል ነው ስሜትህን በፊትህ ላይ ታሳያለህ የሚል ጥያቄ ነው። ሁሌ እንደምለው በጣም አስቀድሜ ይሄ ጥያቄ በጣም ቆንጆ በጣም ጸዴ በጣም አሪፍ ጥያቄ እንደሆነ በመናገር እጀምራለሁ በመጀመሪያ ማለት ነው። እና ይሄን ጥያቄ ልመልሰው ስሜትህን በፊትህ ላይ ታሳያለህ ለሚለው እኔ ብዙ ጊዜ ስሜቴን በፊቴ ላይ አላሳይም። ስሜቴን በፊቴ ላይ አላሳይም። በጣም ተደስቼ ሊሆን ይችላል በጣም አዝኜ ሊሆን ይችላል ነገር ግን አዝኜም ሆነ ተደስቼ ማለት ነው። ስሜቴን በፊቴ ላይ ታሳያለህ ለሚለው አላሳይም እኔ ስሜቴን በፊቴ ላይ የማሳይ ሰው አይደለሁም ማለት ነው። ይሄ ደግሞ ከሁለት ነገር የመጣ ነው ከሁለት ነገር የመጣ ነው። የመጀመሪያው ከምንድነው የመጣው ከ እንደዚህ በተፈጥሮ ስሜታቸውን አውጥተው ከማያሳዩ ሰዎች መካከል አንዱ ነኝ። እንደዚሁ ስሜታችን ስሜቴን ውጪ ላይ አውጥቼ ስደሰት በጣም ስሜቴን ፊቴ ላይ የማሳይ ሳዘን ፊቴ ስሜቴን ፊቴ ላይ የማሳይ ስናደድ ፊቴን ስሜቴን ፊቴ ላይ የማሳይ ሰው አይደለሁም በተፈጥሮ ማለት ነው። የመጀመሪያው ስሜቴን ፊቴ ላይ እንዳላሳየ ያደረገኝ ተፈጥሮ ነው። ሁለተኛው ደግሞ ምንድነው እ ለምን ካላችሁኝ? ከቤተሰብ የወረስኩት ነው አባቴ በተለያየ መንገድ በተለያየ መልኩ እሱም እንደዚሁ ስሜቱን የሚያሳይ ሰው አይደለም። በሚደሰትበትም ጊዜ ስሜቱን በጣም ብዙም አያሳይም። እንደዚሁም ደግሞ በሚ ቅር በሚሰኝበትም ጊዜ ወይም ደግሞ በሚናደድበትም ጊዜ ስሜቱን በፊቱ ላይ አያሳይም ማለት ነው። እና በተፈጥሮን ምክንያት እና ከአባቴ በወረስኩት ነገር ምክንያት በሁለቱ ነገሮች ምክንያት ስሜቴን በፊቴ ላይ የማሳይ ሰው አይደለሁም ማለት ነው። ይሄንን እንደውም ለማረጋገጫነት በየሆነ ወቅት ላይ እህቴ ከትምህርት ተመርቃ ዲግሪዋን ይዛ የመጀመሪያ ዲግሪዋን ይዛ የምርቃት ቀኗ ላይ እኔ ምንም ፊቴ ላይ ስሜቴን ፊቴ ላይ ስለማላሳይ በውስጤ በጣም እጅግ እጅግ ተደስቻለሁ እጅግ ከምለው በላይ እህቴ በመመረቋ። እህቴ ትምህርቷን በመጨረሷ እህቴ ዲግሪ በመያዟ በጣም ተደስቻለሁ ነገር ግን ስሜቴን ወደ ውጪ አውጥቼ አላሳየሁኝም ነበር። እና ብዙ ሰዎች ስሜቴን በፊቴ ላይ ስላላሳየው ያልተደሰትኩ መስሏቸው እንዴት በእህቱ ምርቃት አይደሰትም ብለው ብዙ ሰዎች ያኔ ብዙ ሰዎች ግር ብሏቸው ወይም ደግሞ ብዙ ሰዎች ግራ ተጋብተው ነበረ ያኔ ማለት ነው። እና ሌላው ደግሞ በሀዘን ጊዜ ራሱ የሆነ ሰሞን ላይ አያቴ አርፋ ወይም ደግሞ አያቴ ሞታ የሷ የሞተች ጊዜ በውስጤ እጅግ ከምለው በላይ እጅግ እጅግ አዝኜ እጅግ ቆስዬ ነበር። በጣም እጅግ ከምለው በላይ ቆስዬ በጣም አዝኜ በጣም ደምቼ ነበረ። እና በጣም በቃ አስቸጋሪ ነገር ነበረ በጣም አዝኜ በጣም ተከፍቼ ነበረ። ነገር ግን ፊቴ ላይ ስለማላሳይ ስሜቴን ፊቴ ላይ ስለማላሳይ ሰዎች ያላዘንኩ መስሏቸው እንዴት እንዴት አያዝንም አያቱ አርፋ እንዴት አያዝንም ወይም ደግሞ አያቱ ሞታ እንዴት አያዝንም ብለው ብዙ ሰዎች ግር ተሰኝተው ግራ ተጋብተው ነበር ማለት ነው። ስለዚህ በእነዚህ ምክንያቶች ማለት ነው። በእነዚህ ምክንያቶች ስሜት ፊቴ ላይ እንደማላሳይ ማረጋገጫዎች ናቸው ማለት ነው። ስሜትን ፊትህ ላይ ታሳያለህ ለሚለው አላሳይም የማሳይ ሰው አይደለሁም። ይሄ ግን እኔ ላይ በጣም ብዙ ጉዳት አድርሷል እንዳልኳችሁ በደስታ ጊዜም ሰዎች አይደሰትም እንዴ ብለው እኔን ግራ ይጋባሉ። በእኔ በሀዘንም ጊዜ ደግሞ አያዝንም እንዴ ይሄ ልጅ ሰው አይደለም እንዴ ብለው ብዙ ሰዎች ግራ ይጋባሉ። በእኔ ማለት ነው ስለዚህ የተለያዩ ነገሮች አሉበት ማለት ነው። ይሄ ነገር ግን እኔ በፊቴ ላይ ስሜቴን አላሳይም። ጥያቄውን ለመመለስ ስሜትን በፊትህ ላይ ታሳያለህ ወይ የሚለው? አይ እኔ በፊቴ ላይ በስሜቴን በፊቴ ላይ አላሳይም። በምደሰትበት ሰዓት በውስጤ በጣም እደሰታለሁ። ፊቴ ላይ ግን አይወጣም። በማዝንበት ሰዓትም በውስጤ በጣም አዝናለሁ ነገር ግን ፊቴ ላይ ፊቴ ላይ አይታይም ማለት ነው። ይሄንን ጥያቄ ስለጠየቃችሁኝ እጅግ አድርጌ አመሰግናለሁ

እሺ ይሄ ጥያቄ ደግሞ ምን የሚል ጥያቄ ነው? ስንት ትራስ ትጠቀማለህ? የሚል ጥያቄ ነው። ሁል ጊዜ እንደምለው አስቀድሜ በጣም ቆንጆ ጥያቄ እንደሆነ መናገርና ማውራት እፈልጋለሁኝ ማለት ነው። በጣም ቆንጆ ጥያቄ ነው። እኔ በኩሌ ተመችቶኛል። እሺ ወደ መልሱ ልምጣ ስንት ትራስ ትጠቀማለህ? ነው የሚለው ጥያቄው ስንት ትራስ ትጠቀማለህ? ከሚለው ከመመለሴ ከመመለሴ በፊት ትራስ በመጀመሪያ ትራስ ማለት ምን ማለት ነው? ሰዎች ለመተኛት ሲፈልጉ አንገታቸው እንዳይዘቀዘቅ አንገታቸው ዝቅ እንዳይል ጭንቅላታቸው ወደ ታች ዝቅ እንዳይል ከስር ደግፎ የሚይዝ ትንሽ ቀና የሚያደርግ ነው ማለት ነው። ትራስ የምንለው ነገር እሱ ነው በእንቅልፍ ጊዜ በምንተኛበት ጊዜ ከአንገታችን እና ጭንቅላታችንን ደገፍ የሚያደርግልን ትንሽ ቀና የሚያደርግልን ነው ማለት ነው። እንዲመቸን የሚያደርግ ስንተኛ የምንገለግልበት ነው። ስንት ትራስ ትጠቀማለህ? ለሚለው ደግሞ እኔ ምጠቀመው ትራስ አንድ ትራስ ነው። አንድ ምቹ የሆነ ትራስ አሪፍ የሆነ ትራስ ነው የምጠቀመው ማለት ነው እና አንድ ትራስ ብቻ ስለምጠቀም ብዙ ጊዜ ጭንቅላቴ ወይም ደግሞ አንገቴ ብዙም ከፍ አይልም ብዙም ዝቅ አይልም። አሪፍ ነው ቆንጆ ነው ማለት ነው እና ስለዚህ የምትጠቀመው ትራስ አንድ ነው ማለት ነው? ትራስ በፊት ላይ አልጠቀምም ነበረ ጭራሹኑ ትራስ የሚባል ነገር አልጠቀምም ነበረ የሆነበት ምክንያት በትራስ ፋንታ ደግሞ በትራስ በ ትራስ ሳላነጥፍ ትራስ ሳላደርግ ስቀር የማደርገው ምንድነው? ዝም ብዬ ልብሶችን፣ ሱሪዎችን፣ ጃኬቶች ዝም ብዬ ደራርቤ እነሱ ላይ ነበር ምተኛው እንጂ ትራስ አልጠቀምም ነበረ። ነገር ግን ከ ኢንተርኔት ላይ ስለ ትራስ አንብቤ የትራስን ጥቅም፣ የትራስን አስፈላጊነት፣ ትራስ በመኝታችን ሰዓት ለእኛ ያለውን ጥቅም በደንብ አንብቤ ተረዳሁኝ። እና ትራስ መጠቀም እንዳለብኝ ወሰንኩኝ በዚህ ምክንያት ትራስ ማልጠቀም የነበርኩ ሰው ምን መጠቀም ጀመርኩ ማለት ነው? ትራስ መጠቀም ጀመርኩኝ። ትራስ መጠቀም ከጀመርኩኝ በኋላ ጤናዬ እጅግ በጣም ቆንጆ ላይ ነበር። ጤናዬ እጅግ አሪፍ ላይ ነበረ በጣም አሪፍ እንቅልፍ አገኝ ነበር ሌሊት ላይ ቆንጆ እንቅልፍ አግኝቼ ነው የማድረው። በ ነጋታው ወደ ስራ ስሄድ በጣም ቆንጆ ጊዜ ነበረ ሚኖረኝ። ወይም ደግሞ ስራ ቦታ ነቃ ብዬ ያለ ህመም ነበረ የምሄደው። ስለዚህ ስንት ትራስ ትጠቀማለህ? ለሚለው ጥያቄ እኔ ምጠቀመው ትራስ አንድ ትራስ ነው። ምክንያቱም አሁን ሁለት ትራስ ብጠቀም በጣም ጭንቅላቴን ወደ ላይ ከፍ ያደርገውና ምቾት አልባ የሆነ እንቅልፍ እተኛለሁ ወይም ደግሞ አንገት ላይና ምን ላይ ጭንቅላት ላይ ህመም ሊያመጣብኝ ስለሚችል በእሱ ምክንያት ወይ ጭንቅላቴ ወይ አንገቴ እንዳይጎዳ በሚል የምትጠቀመው ትራስ ብዛት አንድ ትራስ ብቻ ነው ማለት ነው። እንዳልኳችሁ ትራስ በማልጠቀምበት ጊዜም አንገቴን ህመም ነበረኝ ያመኝ ነበር አንገቴን እንደዚሁም ደግሞ የሆነ ሰሞን ለሁለት ትራስ በምትጠቀምበት ጊዜም በጭንቅላቴ በጣም ከፍ ብሎ አንገቴ አከባቢ በጣም ያመኝ ነበረ። በዚህ ምክንያት በነጋታው ስራ ስሄድ እየታመምኩኝ ነበረ የምሄደው። ስለዚህ በዚህ ምክንያት ማለት ነው ምን ማድረግ ጀመርኩኝ አንድ ትራስ መሞከር ጀመርኩ አንድ ትራስ መጠቀም ጀመርኩ ከዛ አንድ ትራስ ስጠቀም አንገቴን የሚያመኝ ተወኝ ጤነኛ ሆንኩኝ ሰላም ሆንኩኝ። ህመም አንገት ህመም ቀረ ከዛ በቃ በአንድ ትራስ በመጠቀም ቀጠልኩኝ እስከ ዛሬ ድረስ የምትጠቀመው የትራስ ብዛት አንድ ትራስ ብቻ ነው ማለት ነው። ስለዚህ ስንት ትራስ ትጠቀማለህ? ሚለው እኔ የምጠቀመው የትራስ ብዛት አንድ ብቻ ነው። አንድ ትራስ አድርጌ እሱ ላይ ከተኛሁኝ ያለምንም ህመም በነጋታው ወደ ስራ ወደ ትምህርት ወደ ተለያዩ ቦታዎች መሄድ እችላለሁ ማለት ነው። ሁል ጊዜ እንደምለው ይሄ ጥያቄ በጣም ቆንጆ ጥያቄ ነው ማለት እፈልጋለሁ። ስለጠየቃችሁኝ እጅግ አድርጌ አመሰግናለሁ።

እሺ ይሄ ጥያቄ ደግሞ ምን የሚል ጥያቄ ነው ስማርት ፎን ትጠቀማለህ የሚል ጥያቄ ነው። ሁል ጊዜ እንደምለው ማለት ነው በጣም ቆንጆ ጥያቄ። አሪፍ ጥያቄ ነው ማለት ነው እኔ በበኩሌ ተመችቶኛል ወድጄዋለሁ ደስ የሚል ጥያቄ ነው። ማለት እፈልጋለሁ ስለዚህ ስማርት ፎን ትጠቀማለህ። ለሚለው ጥያቄ? አዎ ስማርት ፎን እጠቀማለሁ የምጠቀመው ስማርት ፎን ነው። ሳምሰንግ ማለት ነው። እና ስልኬ ሳምሰንግ ነው ስለዚህ ይሄ ማለት ያው ስማርት ፎን እጠቀማለሁ ማለት ነው። ስማርት ፎን መጠቀም የጀመርኩት የዛሬ ወደ ወደ ሰባት አመት አካባቢ ነው፤ ከዛሬ ሰባት አመት በፊት የቴክኖ ስልክ ነበረኝ። ያኔ ቴክኖ ስልክ ነበረኝ ቴክኖ ነበረ። የምጠቀመው ያኔ ነበር ስማርት ፎን መያዝ የቻልኩት። ከዛም በኋላ እሱን ስማርት ፎን በመጠቀም እስከ አስራ ሁለተኛ ክፍል ድረስ። ቀጠልኩኝ። ሁለተኛ ክፍል ልክ ጨርሼ ወደ ዩኒቨርሲቲ ስቀላቀል ማለት ነው ቴክኖን ተውኩትና አዲስ ሳምሰንግ ስልክ ገዝቼ እሱን መጠቀም ጀመርኩኝ ማለት ነው። ከዛ የኔ ሳምሰን ስልክ በመጠቀም እንደሚታየው ህይወቴን እየገፋው ነው ማለት ነው። እና ስማርት ፎን ሳልጠቀም በፊት ብዙ ነገሮች ያስቸግሩኝ ነበረ። ያኔ ከሰባት አመት በፊት ስማርት ፎን በማልዝበት ጊዜ። ከ ከትምህርት ቤት የሚላኩ አንዳንድ ነገሮችን አውርጄ ለመጠቀም ለተለያየ ነገር ለስማርት ፎን ብቻ ስማርት ስማርት ስማርት ፎን ላይ ብቻ የሚሰሩ ነገሮችን ጠቃሚ ነገሮችን ለማግኘት በጣም ያዳግተኝ ያዳግተኝ ነበር ይከብደኝ ነበር። ስለዚህ በእነዚህ በእነዚህ ምክንያት ማለት ነው ትንሽ አስቸጋሪ ነበረ። ስማርት ፎን ሳልይዝ በፊት ስማርት ፎን ሳልጠቅም በፊት ይከብድ ነበረ። ነገር ግን ስማርት ፎን መጠቀም ከጀመርኩኝ በኋላ በጣም ህይወትን አቅላይ ነው። ቶሎ መልእክትን እልካለሁ ወደ ፈለኩት ሰው ይልክልኝና ያንን ነገር ደግሞ ሰው ይልክልኝና ያንን ነገር እጠቀማለሁ አያለሁ። እና ስለዚህ የፈለኩትን ነገር እየ እየተጠቀምኩ እያየሁ እያወረድኩኝ ትምህርቴ ላይም ሆነ ስራዬ ላይ እንደዚሁም ደግሞ የተለያዩ ነገሮች ላይ እንትን ጠቅሞኛል ማለት ነው ስማርት ፎን መጠቀሜ። ስለዚህ ስማርት ፎን በጣም ትምህርቴ ላይ ያግዘኛል። በጣም ስራዬ ላይ ያግዘኛል በጣም ብዙ ነገሮች ላይ ያግዘኛል ይሄ ስማርት ፎን ማለት ነው። እና ስማርት ስማርት በመጠቀሜ በጣም እጅግ እጅግ ደስ ይለኛል። በእውነት ምክንያቱም ህይወትን ያቀላል ትምህርት በትምህርት በኩል በጣም እጅግ እጅግ ይደግፈኛል በስራ በኩል እጅግ የሚደግፈኝ ነው። ስማርት ፎን እና በቀላሉ መልእክቶችን ማድረስ ይቻላል በቀላሉ የተለያዩ ነገሮችን ማድረግ ይቻላል በቀላሉ ከኢንተርኔት ላይ አውርዶ ማንበብ ይቻላል። በተለያዩ ስማርት ፎን ላይ ብቻ የሚቻሉ ነገሮችን እነሱን ማድረግ ይቻላል ትምህርቶችን መማር ይቻላል። ማህበራዊ ሚዲያዎችን መጠቀም ይቻላል ስለዚህ እነዚህ ሁሉ ነገሮች ስማርት ፎን በመጠቀም ያገኟቸው ስለሆኑ ስማርት ፎን በመጠቀሜ በጣም ተጠቅሜያለሁ ደስ ይለኛል። ስለዚህ ስማርት ትጠቀማለህ ለሚለው ጥያቄ አዎ ስማርት ፎን እጠቀማለሁኝ። ስማርት ፎን ደግሞ በመጠቀሜ ብዙ ብዙ ጥቅም አግኝቻለሁ። ብዙ ደስ የሚል ነገሮችን ብዙ በትምህርቴ በስራ የሚያግዙ ነገሮችን አግኝቼበታለሁ ስማርት ፎን በመጠቀሜ ማለት ነው። ስለዚህ ስማርት ፎን ህይወትን አቅላይ እንደሆነ ምን ለመመስከር እፈልጋለሁ ስማርትፎን የማትጠቀሙ ተጠቀሙ ማለት እወዳለሁ። ስማርትፎን ትጠቀማለህ ለሚለው ጥያቄ አዎ ስማርትፎን እጠቀማለሁ። ሁሌ እንደምለው ይሄ ጥያቄ በጣም ቆንጆ ጥያቄ ነው ስለጠይቃችሁኝ አመሰግናለሁ።

እሺ ይሄ ጥያቄ ደግሞ ምን የሚል ጥያቄ ነው። ሙዚየም መሄድ ትወዳለህ የሚል ጥያቄ ነው። በጣም ቆንጆ ቆንጆ ጥያቄ ነው። ሁል ጊዜ እንደምለው አስቀድሜ በጣም ደስ የሚል ጥያቄ ቆንጆ ጥያቄ። ስለሆነ በጣም ተመችቶኛል ማለት እፈልጋለሁ። እሺ ወደ መልሴ ልምጣ። ሙዚየም መሄድ ትወዳለህ የሚለው ጥያቄ። ሙዚየም መሄድ በጣም እጅግ አድርጌ ነው የምወደው። ሙዚየም መሄድ በጣም ደስ ከሚሉኝ ነገሮች መካከል አንደኛው እና ዋነኛው ነው በጣም ያዝናናኛል። በጣም ሙዚየም ደስ የሚለው ነገር ምንድነው? መዝናናት ብቻ ሳይሆን እውቀትንም በዛው ትምህርትንም በዛው እናገኛለን እውቀትን እያገኘን እየተዝናናን እየተማርን ነው የምንቀጥለው። ሙዚየም ሰው አንድም ሰው ሙዚየም እኔ ሙዚየም ስም ነው በይ እየተማርኩኝ እውቀት እያገኘሁኝ በዛው ደግሞ እየተዝናናሁኝ ስለሆነ በጣም ደስ ይለኛል እወዳለሁ ማለት ነው። ሙዚየም ትወዳለህ? የሚለው ጥያቄ አዎ ሙዚየም እወዳለሁ። ምክንያቱም ደግሞ አንደኛ ለመዝናናት በጣም ደስ ይላል ሁለተኛ ደግሞ እውቀት እያገኘው። ሙዚየም ውስጥ ስላሉ ነገሮች እያወቅኩ ስለእነሱ እያወቅኩኝ ማለት ነው። እጠቀማለሁ በጣም እየተማርኩኝ እውቀት እያገኘሁ እዝናናለሁ ማለት ነው። ስለዚህ ሙዚየም ትወዳለህ ለሚለው አዎ እኔ ሙዚየም እወዳለሁ። ሙዚየም በጣም ደስ የሚል ነገር ነው። ምክንያቱም በተለይ ደግሞ ለኔ ኢትዮጵያ ውስጥ ለሚኖር ሰው ኢትዮጵያ ብዙ ሙዚየሞች ያሏት ሀገር ናት። በጣም ሙዚየሞቿ ውስጥ ደግሞ ብዙ ነገሮች ያሉባት ሀገር ስለሆነች የኛ የኢትዮጵያ ሀገር። ለምሳሌ የኢትዮጵያ ብሄራዊ ሙዚየምን ብንመለከት ወይም ደግሞ አምስት ኪሎ ሙዚየም እየተባለ የሚጠራው እዛ ውስጥ ሉሲ አለች። ለምሳሌ ሉሲ ማለት በሰው ልጅ የመጀመሪያ ቀደምት ኢትዮጵያ የሰው ልጆች መገኛ ናት ይባላል። እና የሉሲያ አጥንት የሚገኝበት ነው ማለት ነው። ያ ሙዚየም ስለዚህ እንደዚህ አይነት ትላልቅ ሙዚየሞች ትላልቅ ነገር ያሉባቸው ሙዚየሞች ያሉበት ሀገር ስለሆንኩኝ። ሙዚየምን መጎብኘት ሙዚየም መሄድ እጅግ እጅግ በጣም የምወደው ነገር ነው ማለት ነው። እና እሱ ብቻ ሳይሆን ሙዚየም ውስጥ ብዙ ነገሮች አሉ። ብዙ ኢትዮጵያ ብዙ ታሪክ ያላት ሀገር ስለሆነች። በጣም ብዙ ነገሮችን በውስጡ የያዘ ሙዚየም ነው ያላት በጣም በብዙ ደረጃ በብዙ መልኩ የሚገለጽ የተለያዩ ብሄር ብሄረሰቦችን የወከለ ብዙ ነገር በውስጡ ያለ ሙዚየም ነው ማለት ነው። ስለ ሙዚየም በጣም የምወድበት ሌላኛው ምክንያት የመጀመሪያ የምወድበት ምክንያት በጣም እያስተማረ ስለሚያዝናና ነው። ሌላው ደግሞ ብዙ ስለ ሀገር ስለ ሀገር አንድ ሰው ስለ ሀገሩ የማያውቅ ከሆነ። እዛ ሄዶ ሙዚየም በደንብ እዛ የሀገሩን ነገር የሀገሩን የሀገር ውስጥ ያለውን ነገር በትንሹም ቢሆን የሚያሳይ የሚገልጽ ስለሆነ ሙዚየም። አንድ ሰው ሀገሩን እንዲያውቅ በትንሹም ቢሆን ይረዳዋል። እና በዚህም መንገድ እኔንም ስለረዳኝ ስለሚረዳኝም ብዙም ማላውቃቸውን ነገሮች እንዳውቅ ስለሚያደርገኝ ሙዚየም መሄድ እወዳለሁ። ደስ ይለኛል ማለት ነው። ሙዚየም መሄድ ብቻ ሳይሆን ግን የሚለኝ እኔ መናፈሻም የምሄደው እወዳለሁ። ምክንያቱም ሙዚየምም ሲሄድ መናፈሻም ሲሄድ በተለይ ሙዚየም ሲሄድ አይምሮዬ በደንብ ይታደሳል። በደንብ እየተዝናናው አይምሮዬ እየተማረ ደስ እያለው እውቀትን እያስገባ ሪላክስ እያደረኩኝ ስለሆነ በጣም ፈታ እያልኩኝ እየተፍታታው ስለሆነ። ሙዚየም መሄድ በጣም እወዳለሁ። ስለዚህ ሙዚየም የሚሄድ ትወዳለህ? የሚለው አወዳለሁ። የመጀመሪያው ምክንያቴ እየተማርኩኝ ነው መዝናናው ሁለተኛው ደግሞ ምንድነው ስለ ሀገር በጣም እንድናውቅ ስለ ሀገር ብዙ እውቀት አለ ሀገርም በትንሽ ወይ የሚያሳይ ነው ማለት ነው። በእነዚህ በእነዚህ ምክንያት እወዳለሁ። ሙዚየምን መሄድ ስለዚህ ይሄ ጥያቄ በጣም ቆንጆ ጥያቄ ነው። ስለጠየቃችሁኝ እጅግ አድርጌ አመሰግናለሁ።

እሺ ይሄ ጥያቄ ደግሞ ምን የሚል ጥያቄ ነው ማር ትወዳለህ? የሚል ጥያቄ ነው ሁል ጊዜ እንደምለው አስቀድሜ። ይሄ ጥያቄ በጣም ኮልጆ ጥያቄ እንደሆነ አሪፍ ጥያቄ እንደሆነ። በጣም ምርጥ ጥያቄ እንደሆነ። አስቀድሜ ከሁሉ በፊት መናገር እፈልጋለሁ። እና ይሄ ጥያቄ ማለት ነው ማር ትወዳለህ የሚለው ጥያቄ ማለት ነው። በጣም ጥሩ ጥያቄ ነው። ወደ መልሱ ልምጣ ማር ትወዳለህ ለሚል አዎ ማር እወዳለሁ በጣም እወዳለሁኝ ማር። ምክንያቱም ምክንያቱም ማለት ነው። ማር ምክንያቱም ማለት ነው ማር በጣም በጣም ደስ ስለሚል በጣም ስለሚመቸኝ ስለሚጣፍጠኝ ነው ማለት ነው። ማር የምወደው እና ማር በጣም ደስ ይለኛል። ጣፋጭ ነው ሲበላ ይጣፍጣል። ከእሱም በላይ ደግሞ ማር በብዙ ቦታዎች መግባት ይችላል። ለምሳሌ ያክል ማር አጥሚት የሚባል የሚጠጣ ነገር ውስጥ ይጨመራል ማር ከተፈለገ አንድ ላይ ተደርጎ ይጠጣል። ማር ማር ደግሞ በሌላ በኩል ደግሞ። በጣም እንደ ዳቦ ውስጥም አድርገን መብላትም እንችላለን። ከፈለግን እና እና ማር ማለት ነው። በዳቦ ቀብተን ለምሳሌ ጥኋዋት ጥኋዋት ሊሆን ይችላል። ቀብተን ማነው በዳቦ ቀብተነው ማሩን ዳቦ ላይ እንቀባውና ማለት ነው። ከዛም በኋላ መመገብ እንችላለን። ከፈለግን ደግሞ እንዲጣፍጥልን የሚጠጡ ነገሮች ውስጥ መጨመር ለምሳሌ እንዳልኳችሁ አጥሚት ውስጥ ማር ይጨመራል። ስለዚህ ይጣፍጣል ደስ ይላል ማለት ነው። ነገር ግን እኔ ብዙ ጊዜ ማር ማር ትወዳለህ ለሚለው አዎ እወዳለሁ ነገር ግን የወደድኩበት ምክንያት ሁለት ምክንያት አለኝ። የመጀመሪያው እንደዚሁ ጣዕሙ ደስ ስለሚል የወደድኩት ማር ማለት ነው። እንዲሁ ስቀምሰው ይጣፍጠኛል ደስ ይለኛል። ጣፋጭ ስለሆነ ደስ ይላል አሪፍ ነው ማለት ነው። እና ይሄ ማር ማለት ነው። ከጣሙ በላይ ግን እንዴት ልወደው ቻልኩኝ ይበልጥ ደግሞ እንዴት ልወደው ቻልኩኝ? እንትን ነው አነበብኩኝ ቁጭ ብዬ አነበብኩኝ ከዛም በኋላ አነበብኩኝና ስለማር አንዳንድ ጥቅሞችን ኢንተርኔት ላይ አነበብኩኝ ሳነብ በጣም ብዙ ጥቅም እንዳለው ተረዳው። በጣም የሚገራርም ጥቅም የሚገራርም ጥቅም እንዳለው ሳነብ ደግሞ ይበልጥ ከበፊቱ ይልቅ ደግሞ ይበልጥ ይበልጥ ማርን ወደድኩኝ ማለት ነው። ስለዚህ በፊት የምወደው ማርን ማረን እንደዚሁ ነበር። እንደዚሁ ስለሚጣፍጥ ምግብ ስለሆነ እወደው ነበረ መጀመሪያ ላይ ከዛም በኋላ የሆነ ሰሞን። እንደዚሁ ኢንተርኔት ላይ የማር ጥቅሞች ብዬ ፈለኩኝ ከፈለኩኝ በኋላ እዛ ላይ ያየኋቸው ጥቅም በጣም እጅግ አስደናቂ ስለነበሩ ከዛም በኋላ ይበልጥ ማረን ወድጄ ባገኘሁት አጋጣሚ ማለት ነው። ባገኘሁት አጋጣሚ። ማርን መጠቀም ማርን መውደድ ጀመርኩኝ ማለት ነው። በዚህ አንቀጣይ ማር ለማይወዱ ሰዎች ማር እጅግ እጅግ ብዙ ጥቅሞች ያሉት ነው በጣም ብዙ ጥቅም አለው። በጣም ይጠቅማል ማርና ማርን ውደዱ አትጥሉ ማርን ማለት እፈልጋለሁ ማር እጅግ መወደድ ያለበት ነው። እና ማርን ትወዳለህ ወይ? ለሚለው ጥያቄ እኔ በበኩሌ ማር በጣም እወዳለሁ ደስ ይለኛል ማር ማለት ነው። ከምወዳቸው ነገሮች መንካከል አንዱ ነው ማር እና የወደድኩበት ምክንያት በሁለት ምክንያት ነው። አንደኛው እንደዚሁ እንደዚሁ ጣዕሙ ደስ ለሚል ማለት ነው እንደዚሁ በጣም ተመችቶኛል ደስ ይለኛል። ሁለተኛ ደግሞ የወደድኩበት ምክንያት በምን ምክንያት ነው ማለት ነው። ያማር ከብቼ ኢንተርኔት ላይ ጥቅሙ ምንድነው? ብዬ ፈለኩኝ ስፈልግ በጣም አሪፍ አሪፍ ጥቅሞች አየሁበት። ስለዚህ ይሄንን እንደዚህ ጥቅም ካለውማ ይበልጥ መመገብ አለብኝ ይበልጥ መውደድ አለብኝ ብዬ ወደድኩኝ ማለት ነው። ስለዚህ ማር ትወዳለህ ለሚለው አዎ ማር በደንብ አድርጌ ግጥም አድርጌ እስኪበቃኝ ነው የምወደው በጣም እወዳለሁ ማለት ነው። እና ሁሌ እንደምለው የጥያቄ ቆንጆ ጥያቄ ነው። ስለጠየቃችሁኝ እጅግ አድርጌ አመሰግናለሁ

እሺ ይሄ ጥያቄ ደግሞ ምን የሚል ጥያቄ ነው ማለት ነው የሞባይል ዳታ ትጠቀማለህ የሚል ጥያቄ ነው። ሁል ግዜ እንደምለው በጣም አሪፍ እና ቆንጆ ጥያቄ ነው። ማለት እፈልጋለሁኝ በጣም አሪፍ ጥያቄ ነው ቆንጆ ጥያቄ ነው። እያልኩኝ በደስታ ወደ መልሴ እመጣለሁ ጥያቄው ወደ የሞባይል ዳታ ትጠቀማለህ የሚል ነው። አዎ የሞባይል ዳታ እጠቀማለሁ። ይሄ የሚሆንበት ሰዓት ደግሞ መቼ ነው? ብዙ ጊዜ አብዛኛውን ጊዜ የምጠቀመው ዋይፋይ ነው። ዋይፋይ ነው የምጠቀመው ቤት ውስጥ ዋይፋይ ነው የምጠቀመው መስሪያ ቤት ከሄድኩኝም ዋይፋይ ነው። ስራ ቦታም ከሆነ ዋይፋይ ነው እና። ዋይፋይ ነው የምጠቀመው ብዙ ጊዜ ብዙ ጊዜ ማለት ነው። ነገር ግን ደግሞ ዋይፋይ በማላገኝበት ሰዓት እና በሚያስፈልገኝ ሰዓት ላይ ኢንተርኔት በሚያስፈልገኝ ሰዓት ላይ ዋይፋይ በሌለበት ሰዓት ምንድነው የማረገው ማለት ነው? እንዴት ነው ማድረገው ማለት ነው ዳታ የሞባይል ዳታ እጠቀማለሁ ማለት ነው። እና የ እነሱን የምጠቀመው እንዴት ነው ማለት ነው። ሞባይል ዳታ እገዛና ከዛም በኋላ ሞባይል ዳታ ከገዛሁኝ በኋላ ለሰዎች መላክ የምፈልገውን ነገር ያንን ሞባይል ዳታ በመጠቀም እልካለሁኝ ለኔም የተላከ መልክት ካለ ያንን ሞባይል ዳታ በመጠቀም እመለከታለሁ ማለት ነው። ስለዚህ የሞባይል ዳታ ትጠቀማለሁ ለሚለው። እኔ አዎ እጠቀማለሁ ሞባይል ዳታ እጠቀማለሁ በደንብ አድርጌ ነው የምጠቀመው። የምጠቀመው ግን ለትንሽ ጊዜ ወይም ደግሞ ብዙ አብዛኛውን ጊዜ ስራ ቦታ ትምህርት ቤት ቤት የምጠቀመው ዋይፋይ ነው። ምክንያቱም ዋይፋይ አቬሌብል ነው ማለቴ ዋይፋይ ይገኛል። ዋይፋይ አለ። ዋይፋይ ስላለ ዳታ የምገዛበት ምክንያት የለኝም። ነገር ግን እነዚህ ሌላ ቦታ ስሆን ምናልባት የጓደኞቼ ቤት ከሄድኩኝ የሆነ ቦታ ከሄድኩኝ እንደዚህ ዋይፋይ ማላገኝበት ቦታ ከሄድኩኝ ማለት ነው። ዋይፋይ ስለማላገኝ ግዴታ ደግሞ ኢንተርኔት ላይ መመልከት ስላለብኝ ግዴታ ደግሞ ማየት ስላለብኝ መልእክት ከተላከ ማየት ስላለብኝ እኔም ለሰው መላክ ስላለብኝ ስራዎቼን መላክ ስላለብኝ በእነዚህ በእነዚህ ሁሉ ምክንያት ማለት ነው። የሞባይል ዳታ የሞባይል ዳታ ተጠቅሜ ከዛም በኋላ መላክ ያለብኝን ነገር እልካለሁ። ከዛ ደግሞ መላክ ያለብኝን ነገር እልካለሁ። ሌላ ደግሞ መቀበል ያለብኝ ነገር እቀበላለሁ። አዳዲስ ነገር ካለ መረጃ እመለከታለሁ ዳታውን ገዝቼ ከሰው ጋር በቴሌግራም የማውረው ነገር ካለ አወራለሁ። የምማራቸው ትምህርቶች እነሱ ካሉ ከዩቱዩብ ላይ ያወረድኩኝ ዳታም በመጠቀም ማለት ነው። አወርዳለሁ። ስለዚህ በእነዚህ ሁሉ ነገር ላይ ዳታ ስለምጠቀም ሞባይል ዳታ ትጠቀማለህ ለሚለው ጥያቄ አዎ የማለት ድፍረቱም ሆነ። እንትኑ አለብኝ ማለት ነው ድፍረቱ አገኛለሁ ምክንያቱም ስለምጠቀም ማለት ነው። እና ሞባይል ዳታ ትጠቀማለሁ ለሚለው በድጋሚ ሀሳቤን አሳጥሬ ጠቅልዬ እስካሁን የተናገርኩትን በአጭሩ ለመናገር እሞክራለሁ። የሞባይል ዳታ ትጠቀማለህ ለሚለው አዎ እጠቀማለሁ ነገር ግን ለብዙ ብዙ ጊዜ አልጠቀመም ለትንሽ ጊዜዎችን ነው የምጠቀመው። ምክንያቱም ብዙውን ጊዜን ማሳለፈው ቤቴ መስሪያ ቤቴ ትምህርት ቤቴ ነው። እነዚህ አሁን ያልኳችሁ ቦታዎች ላይ ደግሞ በቂ የሆነ በቂ የሆነ ዋይፋይ አለ። በቂ የሆነ ቀልጣፋ የሆነ ፈጣን የሆነ አስተማመኛ የሆነ ጥሩ የሆነ ዋይፋይ አለ። ስለዚህ ይህንን ዋይፋይ በመጠቀም ብዙ ነገሮችን ስለማድረግ ዳታ የቦማይል ዳታ አልጠቀምም ነበር። ነገር ግን ከእነዚህ ቦታዎች ውጪ ሌሎች ቦታዎች በሚሄድበት ጊዜ ሞባይል ዳታ ያስፈልገኛል። ስለዚህ የሞባይል ዳታ በእነዚህ ጊዜያት ላይ እየገዛሁኝ እጠቀማለሁ ማለት ነው። የሞባይል ዳታ የሞባይል ዳታ እጠቀማለሁ ስለዚህ የሞባይል ዳታ ትጠቀማለሁ ለሚለው አዎ እጠቀማለሁ ማለት እፈልጋለሁ። ሁላችሁንም እጅግ እጅግ አድርጌ ይሄን ጥያቄ ስለጠየቃችሁኝ ማመስገን እፈልጋለሁ።

እሺ ይሄ ጥያቄ ደግሞ ምን የሚል ጥያቄ ነው ጠዋት ምን ትበላለህ? የሚል ጥያቄ ነው ሁሌ እንደምለው በጣም ቆንጆና አሪፍ ጥያቄ እንደሆነ መመስከር እፈልጋለሁኝ በጣም አሪፍ ጥያቄ ነው ቆንጆ ጥያቄ ነው ማለት እፈልጋለሁ። እና ይሄን ጥያቄ መልስል ስጠው ጠዋት ምን ትበላለህ ለሚለው ጥያቄ? አንድ ቋሚ የሆነ ነገር አልበላም። ማለት ሁሌ አንድ አይነት ነገር አይደለም የምበለው ጠዋት ጠዋት ላይ። ነገር ግን ብዙ ጊዜ ምንድነው? የማደርገው። ብዙ ጊዜ የማደርገው ነገር ምንድነው ማለት ነው። ይሄን የተለያየ ነገሮችን እበላለሁ። እንዳልኳችሁ አንድ አይነት ነገር አይደለም የምበላው የተለያየ ነገር ነው። ነገር ግን የተለያየም ቢሆንም አንድ የሚያመሳስላቸው ነገሮች አሉ ጠዋት የሚበላቸው ነገሮች። ሁሉ ም ቀለል ቀለል ያሉ ምግቦች ናቸው። ቀለል ሁሌ ጠዋት ጠዋት ቀለል ቀለል ያለ ምግብ ነው የምበላው። ምክንያቱም እንዳይከብደኝ ውስጤን ገብቶ እንዳይረብሸኝ። ውስጤ ገብቶ ከተረበሸ። ቀኑን ሙሉ ቀኑን ሙሉ ማለት ነው እየተረበሽኩኝ እውላለሁ። ቀኑን ሙሉ እየተረበሽኩኝ ከዋልኩኝ ደግሞ ስራዬን በስትክክል መስራት አልችልም። ትምህርቴን በስትክክል መማር አልችልም። ነገሮችን በስተክል ማድረግ አልችልም። እና በዚህ ምክንያት ቀለል ቀለል ያለ ምግቦችን ነው የምበላው። ስለዚህ ጠዋት ምን ትበላለህ ለሚለው ቀለል ያሉ ምግቦች ሆነው ምን ምን እንደሆኑ ልናገር ቀጣይ። የመጀመሪያው ሻይ በዳቦ ነው ሻይ በዳቦ የመጀመሪያው የምበላው ነገር ነው። ሻይ የሚባል አለ እና ዳቦ የሚባል አለ እነሱን ነው የምበላው ሻይ በዳቦ በጣም ደስ የሚለኝ ምግብ ነው። በበኩሌ ምክንያቱም በጣም ቀለል ያለ ምግብ ነው። ሆድ አይዝም ሆድ አያስቸግርም። ሆድ አያሳምምም። ቀለል ያለ ምግብ ነው። ሆዳችንን አይረብሽም ውስጣችንን የማይረብሽ ምግብ ስለሆነ። ይመቸኛል እኔ ሻይ በዳቦ በጣም ከምወዳቸው የጠዋት ምግቦች መካከል አንደኛው እና ዋነኛው ነው። ማለት ነው ስለዚህ የምበላው እሱን ነው ጠዋት ማለት ነው ሻይ በዳቦ እበላለሁ። ከዛ ባለፈ ደግሞ እንደዚህ ፍራፍሬዎችን ነው ምመገበው ፍራፍሬዎችን ከዳቦ ጋር በማድረግ እመገባለሁ ብዙ ጊዜ። እነሱንም እንደነ ሙዝ ሙዝ ለምሳሌ ሙዝ በዳቦ እመገባለሁ። አቮካዶ በዳቦ ልመገብ እችላለሁ። እንደዚሁም ደግሞ ብርቱካን ባዶውን ልበላ እችላለሁ። ቁርስ ላይ ማለት ነው። እና እና እነዚህ እነዚህ እነዚህ ነገሮችን እመገባለሁ ማለት ነው። ስለዚህ ብርቱካን ሙዝ አቮካዶ የመሳሰሉ እነ ማንጎን ምናምን እንደዚህ ፍራፍሬዎችን ጠዋት ጠዋት የመመገብ ልምድ አለኝ። እንደዛ አይነት ልምድ ነው ያደበብኩት ምክንያቱም ቀለል ያሉ ምግቦች ስለሆኑ። ከሻይና ከዳቦ በተለየና በመልኩ ከ ከ ከ ሻይ በዳቦ ባሻገር ሻይ ባሻገር እነዚህን ፍራፍሬ እነዚህን ፍራፍሬ እመገባለው ማለት ነው። ስለዚህ ስለዚህ እነዚህ ፍራፍሬ ስለምመገብ በጣም አንደኛ ጤነኛ ሆናለው። ሁለተኛ ቀለል ያለ ነው ጤነኛ ነው እሆናለሁ ቀለል ያለ ምግብ ነው። ሰላም ነኝ ቀኑን ሙሉ አልረበሽም። በሳይንስ ሚመመከር ነው። እነዚህ ሁሉ ነገሮች ስላሉ ጠዋት ጠዋት እነዚህን ነገሮች እመገባሉ ማለት ነው። እና በጣም እነዚህን በመመገቢያ በጣም ጤናዬ ጥሩ ላይ ነው። አሪፍ ላይ ነው ማለት ነው። እና ሀሳቤን ጠቅለል አድርጌ አጠር አድርጌ እስካሁን ያወራሁትን ያንዛዛሁትን ረጋ አድርጌ መልስ አድርጌ ላውራው። የመጀመሪያ ጠዋት ጠዋት ምን ትጠቀማለህ ምን ትበላለህ ለሚለው ጥያቄ ጠዋት ጠዋት ቀለል ያሉ ነገሮችን ነው ምበላው። ከእነሱ ሁሉንም ደግሞ ልዘርዝራቸው የመጀመሪያው ምበላው ምንድነው? ሻይ በዳቦ ሻይ በዳቦ ነው የምበላው ጠዋት ላይ ማለት ነው። ስለዚህ ሻይ በዳቦ ጠዋት ላይ እመገባለሁ። ሌላኛው ደግሞ የምትባላቸው ነገሮች ፍራፍሬዎች ናቸው። ብለው ያቹዋለሁ ለምሳሌ ሙዝ በዳ እንደዚህ እንደዚህ አይነት ነገሮችን እመገባለሁ። ከዛ ባለፈ ደግሞ እነ ማንጎ ብርቱካን አናናስ ሀባብ እነዚህ እነዚህ ነገሮችን ጠዋት ጠዋት ላይ መውሰድ። ለጤንነት እጅግ ጠቃሚ መስሎ ስለሚታየኝ እነሱን እወስዳለሁ ቀለል ያሉ ስለሆኑ ማለት ነው። እና ጠዋት ምን ትበላለህ? ለሚለው ጥያቄ ቀለል ያለ ምግብ ነው ምበላው ብያለሁ። ስጠየቃችሁኝ እጅግ አድርጌ አመሰግናለሁ።

እሺ ይሄ ይሄ ጥያቄ ምን የሚል ጥያቄ ነው። ፎቶ ማንሳት ትወዳለህ የሚል ጥያቄ ነው። ሁል ጊዜ እንደምለው አስቀድሜ በጣም ቆንጆ ጥያቄ እንደሆነ መናገር እፈልጋለሁ። አሪፍ ጥያቄ ነው ቆንጆ ጥያቄ ነው። ደስ ብሎኛል እኔ በበኩሌ ተመችቶኛል። እሺ ወደ መልሴ ልምጣ። ፎቶ ማንሳት ትወዳለህ ለሚለው ጥያቄ አዎ ፎቶ ማንሳት እወዳለሁኝ። ብዙ ጊዜ ነገሮችን ሁኔታዎችን ፎቶ አነሳለሁኝ። እንደዚሁም ደግሞ ፎቶ ከማንሳቴም በላይ ቪዲዮ እቀርጻለሁ። እና ፎቶ ፎቶ ፎቶ ማንሳት ትወዳለህ ለሚለው አዎ ፎቶ ማንሳት እወዳለሁ። ደስ ይለኛል ይመቸኛል። እና ደስ ይለኛል ፎቶ ማንሳት ትወዳለህ ለሚለው አዎ ፎቶ ማንሳት እወዳለሁ። ምክንያቱም አሁን ለምሳሌ እኔ በየሳምንቱ መናፈሻ እሄዳለሁ እና በየ ሳምንቱ መናፈሻ ስሄድ አዳዲስ መናፈሻዎች ስለሆነ የምሄደው በሳምንቱ አዳዲስ መናፈሻ ስሄድ አዳዲስ ነገሮችን አያለሁ። ስለዚህ አዳዲስ ነገሮችን ስለማይ ተፈጥሮን ፎቶ ማንሳት የተለያዩ አዳዲስ የሆኑ ፎቶ ቦታዎችን ፎቶ ማንሳት ወይም ደግሞ ተንቀሳቃሽ ምስል እነሱ ማንሳት ቪዲዮ መቅረጽ እነዚህ እነዚህ ነገሮች በጣም እወዳለሁ። ምክንያቱም ለምሳሌ መነ መናፈሻ ሄጄ ያነሳዋቸው ፎቶዎች እዛ መናፈሻ ሄጄ ያሳለፍኩትን ጊዜ እንዳስታውስ ያደርጉኛል እዛ የነበረኝን ጊዜ እንዳስታውስ በጣም ይረዳኛል በጣም ያግዘኛል። ስለዚህ የ እንደዛ እንደሆነ ያደርገኛል ያግዘኛል ማለት ነው። ስለዚህ ፎቶ ማንሳት ትወዳለህ ለሚለው አዎ ፎቶ ማንሳት እወዳለሁ። ምክንያቱም ፎቶ የማነሳው አዳዲስ ቦታዎች ላይ አዳዲስ ቦታዎች ነው እና አዳዲስ ቦታዎች ስሄድ እነዚህ አዳዲስ የሚያጋጥሙኝን ነገሮች። እያነሳሁኝ አዳዲስ የሚያጋጥሙኝን ቦታዎች መናፈሻዎች ሊሆን ይችላል ሙዚየሞች ሙዚየሞች ሊሆን ይችላል። የተለያዩ ነገሮች ሊሆኑ ይችላሉ። ግን እነሱን ፎቶ እያነሳው እዛ ቦታ ስሄድ ያሳለፍኳቸውን ጊዜዎች በአእምሮዬ ውስጥ ወደኋላ ይመልሱኛል። እንዛ ፎቶዎችን ሳይ ወደኋላ ተመልሼ ያን ጊዜ ያሳለፍኩትን እንዳስታውስ ስለሚያደርገኝ በዚህ በዚህ ምክንያት ፎቶ ማንሳት እወዳለሁ። እና ፎቶ ማንሳት ማለት በዛ ሰዓት የነበረኝን ሰዓት የነበረኝን ትውስታ በዛ ሰዓት የነበረኝን ነገር በዛ ሰዓት የነበረኝን ሁኔታ በዛ ሰዓት የነበረኝን ሀሳብ ይሄን ሁሉ ነገር ፎቶ ውስጥ አገኛለሁ ፎቶውን ሳየው ያኔ የነበረኝን ጊዜ ያኔ የነበረኝን አኳኋን ያኔ የነበረኝን ብዙ ነገር ያስታውሰኛል። እና ፎቶ ማንሳት ማለት ለኔ ከፎቶ በላይ ነው በእውነት እጅግ እጅግ በጣም የምወደው ነው። አዳዲስ ነገሮችን እየዞርኩኝ ማስቀመጥ አዳዲስ ነገሮችን እየዞርኩኝ ማንሳት ፎቶ ማንሳት ከዛም በኋላ እነዛን ነገሮች ወደኋላ እየተመለሱ ማስታወስ በጣም ደስ የሚል ነገር ነው። እና ፎቶ ማንሳት ለኔ በጣም እወዳለሁ ፎቶ ማንሳት በጣም ነው የምወደው። ምክንያቱም አዳዲስ ነገሮችን እያስቀመጥኩ ነው። አዳዲስ ቦታ ሄጄ ያነሰዋቸውን ነገሮች ደግሞ በድጋሚ ወደኋላ ተመልሼ ደግሞ እንዳስታውስ እድሉን ስለሚሰጠኝ በእነዚህ በእነዚህ ምክንያቶች ፎቶውን ማንሳት እወዳለሁ ማለት ነው። እንደዚሁም ደግሞ ፎቶ ከጓደኞቼ ጋርም መነሳት ደስ ይለኛል ከቤተሰቦቼ ጋር ከወንድም ከእህቶቼ ጋር እና ደስ ይላል። ነገሮችን ማስቀመጥ ጊዜዎችን ማ እንደዚህ ሁኔታዎችን ፎቶ አንስቶ ማስቀመጥ ነገ ከነገ ወዲያ ሲታይ በጣም ይማርካል ደስ ይላል በትውስታ ወደኋላ ይመልሳል። እና እኔ በበኩሌ በጣም ፎቶ ማንሳት እወዳለሁ። ጥያቄ ደግሞ ሁሌ እንደምለው በጣም ቆንጆ ጥያቄ ነው አሪፍ ጥያቄ ነው። ስለጠየቃችሁኝ በእውነት እጅግ አድርጌ አመሰግናለሁኝ።

እሺ ይሄ ጥያቄ ደግሞ ቅመማ ቅመም የበዛበት ምግብ ትወዳለህ? የሚል ጥያቄ ነው። ሁል ጊዜ እንደምለው አስቀድሜ ይሄ ጥያቄ በጣም ቆንጆ ጥያቄ እንደሆነ መናገር እፈልጋለሁ። እኔ በበኩሌ ይሄ ጥያቄ ተመችቶኛል። አሪፍ ነው። ወድጄዋለሁ ደስ ብሎኛል ማለት ነው። እሺ ቅመማ ቅመም የበዛበት ምግብ ትወዳለህ የሚል ጥያቄ ነው። ቅመማ ቅመም የበዛበት ምግብ በጣም እወዳለሁ፤ እጅግ በጣም። በጣም ከምወዳቸው ምግቦች መካከል ቅመማ ቅመም የበዛበት ምግብ ነው ማለት ነው። በጣም ደስ ይለኛል። በጣም እወዳለሁ። በጣም ደስ ይለኛል። ደግሞ አብዛኛውን ጊዜ የምመገባቸው ምግቦች ቅመማ ቅመም የበዛባቸው ናቸው። እና ቅመማ ቅመም የበዛባቸው ምግቦች ስለሆነ የምመገበው እኔም ደግሞ ቅመማ ቅመማ የበዛበት ምግብ እወዳለሁ። ስለምወድ ነው የምመገበው ደግሞ። እና የቅመማ ቅመም በዛበት ምግብ ብዙ ጊዜ ለምሳሌ ያክል በርበሬን ብንመለከት በርበሬ የሚደረግበት ምግብ ነው የምበላው እኔ። በርበሬን ብንመለከት በጣም ብዙ ቅመሞች ያሉት ነው በርበሬ። እና ያ በርበሬ ምን ይሆናል ሌላ ለምሳሌ ሽሮ ከሆነ የምመገበው ያ በርበሬ ደግሞ ሽሮ ውስጥ ይደረግና ከዛም በኋላ ያ ሽሮ ውስጥ ከተደረገበት በኋላ ነው የምበለው ማለት ነው። ስለዚህ በርበሬ ብዙ ቅመም ስላለው በተዘዋዋሪ ሽሮ ከበላሁ ራሱ በጣም በብዙ ቅመም የበዛበት ምግብ በላው ማለት ነው። ስለዚህ እኔ የምበላው ምግብ ደግሞ ቅመም የበዛበት ነው። በጣም እወዳለሁ፤ ደስ ይለኛል። እና ቅመም የዛበት ምግብ በጣም ነው የሚመቸኝ ማለት ነው። እንደዚሁም ደግሞ እኔ ሳዘጋጅ ብዙ ጊዜ እናቴ ናት የምታዘጋጅልኝ ምግቤን። ከዛ እናቴ ስለምታዘጋጅልኝ እሷ ስትሰራልኝ የምትሰራው ምግብ ምን አይነት ምግብ ነው? ብላችሁ ከጠየቃችሁኝ ቅመማ ቅመም የበዛበት ምግብ ነው። እሷ የምትወደው የምትሰራው ቅመማ ቅመም የበዛበት ምግብ ነው ማለት ነው። ስለዚህ በጣም አገኛለሁ ቅመማ ቅመም የበዛበት ምግብ አገኛለሁ። ከማግኘቴም በላይ ደግሞ እወዳለሁ፤ ደስ ይለኛል ማለት ነው። እና በጣም ቅመማ ቅመም የበዛበት ምግብ ትወዳለህ ለሚለው ጥያቄ ለተጠየቅኩት ጥያቄ ጥያቄው በድጋሚ ቆንጆ እንደሆነ እየተናገርኩ አዎ እወዳለሁ። ቅመም ቅመም የበዛበት ምግብ በጣም ደስ ይለኛል፤ ይመቸኛል ማለት ነው። እና ቅመማ ቅመም የበዛበት ምግብ ደግሞ ብዙ ጥቅም አለው ብዬ አስባለሁ። ምክንያቱም ከነዛ ከቅመሞቹ የምናገኛቸው እንትኖች አሉ፤ ጥቅሞች አሉ ከነዛ ቅመሞች። ከነዛ ቅመማ ቅመሞች የምናገኛቸው ጥቅሞች አሉ። እነዛ ቅመማ ቅመሞች የሚሰጡን ጥቅም አለ። ከአንዱ ቅመም የምናገኘው ጥቅም አለ። እሱ ተጨምሮ ሌላ ደግሞ አሁንም የምናገኘው ጥቅም አለ። አሁንም ድጋሚ ደግሞ ሌላ ሲጨመር እንደዚህ እንደዚህ እያለ ብቻ ብዙ የምናገኘው ጥቅም አለ ከቅመማ ቅመሞቹ። ከቅመማ ቅመሞቹ ብዙ የምናገኘው ጥቅም አለ። ለዛ ነው እኔ ቅድም እንደተናገርኩት አንድን ነገር ስወድ አንድን ነገር ስወድ ጥቅሙንም እወዳለሁ። እንደዚሁም ደግሞ ጣዕሙንም እወዳለሁ። ስለዚህ ማቅመም ቅመም በመጀመሪያ ጣዕሙ በጣም የሚገርም ነው። የሚገርም በቃ ጣዕሙ ቅማማ ቅመም ያለበት ምግብ ስትበሉ ጣዕሙ በጣም ደስ ይላል። ሌላው ግን ቅመማ ቅመም ያለበት ምግብ የምወድመት ምክንያት ምንድነው ጥቅሙ በጣም አሪፍ ስለሆነ ከእያንዳንዱ ቅመም የራሱ ጥቅም እናገኛለን። ከእያንዳንዱ ቅመም የተለያየ ጥቅም የራሱ ጥቅም እናገኛለን። ስለዚህ እኔ ቅመማ ቅመም የበዛበት ምግብ ትወዳለህ? አዎ እወዳለሁ። ቅመማ ቅመም የበዛበት ምግብ የወደድኩበት ምክንያት ደግሞ ለምንድነው? በመጀመሪያ ቅመማ ቅመም የበዛበት ምግብ የወደድኩበት ምክንያት በመጀመሪያ ጥቅም አላቸው። በጣም ጥቅም አላቸው። ሁለተኛ ደግሞ በጣም ጣዕማቸው የሚገርም ነው። ደስ ይላል፤ ይጣፍጣል፤ ተመራጭ ነው። ብሉኝ ብሉኝ የሚል ነው። እና በዚህ አጋጣሚ ምን ለማለት እፈልጋለሁ? ይሄ ጥያቄ በጣም የሚገርም ጥያቄ ነው። የጠየቃችሁኝ ጥያቄ እጅ ጋር አድርጌ አመሰግናለሁ።

እሺ ይሄ ጥያቄ ደግሞ ምን የሚል ጥያቄ ነው። ኢንተርኔት አለህ የሚል ጥያቄ ነው። ጥያቄው ኢንተርኔት አለህ የሚል ነው በመጀመሪያ ሁሌ እንደምናገረው። ጥያቄ በጣም ቆንጆ ጥያቄ ነው አሪፍ ጥያቄ ነው። ወድጄዋለሁ ለማለት እፈልጋለሁ። አስቀድሜ እና ይሄን ጥያቄ ልመልሰው እሺ። ጥያቄው ኢንተርኔት አለ የሚል ጥያቄ ነው። አዎ ኢንተርኔት አለኝ። ኢንተርኔት አለኝ አዎ ኢንተርኔት እጠቀማለሁ። በመጀመሪያ ኢንተርኔት ስናየው። ኢንተርኔት ፈጣን ነው ይሰራል ኢንተርኔት ፈጣን ነው ይሰራል ማለት ይሄን ይሄን ኔትወርክ። ኢንተርኔት ኔትወርክ በጣም አለ እኛ ጋር እንደውም። በቅርቡ በኢትዮጵያ የፋይቭ ጂ ኔትወርክ ተጀምሯል እና። እንደ አጋጣሚ ሆኖ እኛም አከባቢ ደርሶ ነበረ ስለዚህ እንደውም የምጠቀመው የኢንተርኔት እንትን ፋይቭ ጂ ነው። በመጀ እሱን አየን እና ኢንተርኔት አለህ ለሚለው። ዋይፋይም አለኝ ዋይፋይ በሌለኝ ሰዓት ደግሞ እንደገና ዳታ ገዝቼ እጠቀማለሁ። ስለዚህ ዋይፋይ አለኝ ቅድም ለመናገር ሞክሬው ነበረ በቀደሙ ጥያቄዎች ላይ ማለት ነው። ዋይፋይ በመስሪያ ቤቴ አለኝ። ማለት ሄጄ የምሰራበት ቦታ መስሪያ ቤት በቤቴ አለኝ። ምክንያቱም ቤቴ ውስጥ የምሰራው ስራዎች ምናምን ስላሉ ነው። እና በቤቴ አለኝ እንደ ቅድም እንዳልኩት መስሪያ ቤት አለ። በቤቴ አለኝ ደግሞ የዩኒቨርሲቲ ተማሪ ስለሆንኩኝ ዩኒቨርሲቲ ውስጥም ቦታ ትምህርት ቤት ውስጥ አለ። እና አለ ስለዚህ እና ኢንተርኔት አለህ ለሚለው አዎ አለኝ። እንዳልኳችሁ ነው በመጀመሪያ ኔትወርኩ የኛ ፋይቭ ጂ ነው። ኢንተርኔት በደንብ ያለበት ቦታ ነው እንደገና ደግሞ ያ ኢንተርኔት ፋይፍ ጂውን ደግሞ ዋይፋይ አለኝ። ስለዚህ ቤቴ ከሆነ ዋይፋይ አለ ለቀና ዩኒቨርሲቲም ከሆነ የምሰራበትም ቦታ ከሆነ ተቀራራቢ ናቸው። እና ሁሉም ቦታ ፋይቭ ጂ አለ ዋይፋይ አለኝ ደግሞ ሶስቱም ቦታ ትምህርት ቤትም ዋይፋይ አለ መስሪያ ቤትም ዋይፋይ አለ ቤትም ዋይፋይ አለ እነዚህ ሶስቱም ቦታ ዋይፋይ አለ። እና አጠቃላይ ይሄ ማለት ኢንተርኔት አለኝ በቂ ኢንተርኔት ማግኘት እችላለሁ ማለት ነው። እንደገና ደግሞ ምናልባት ከእነዚህ አሁን ካልኳችሁ ከትምህርት ቤት ከስራ ቦታ ከሌላ ቦታ እንደዚሁም ደግሞ ከ ከቤቴም ሌላ ቦታ ከሄድኩኝ ደግሞ ምናልባት በአንዳንድ የስራ አጋጣሚዎች። ዋይፋይ ባይኖር ኢንተርኔት እንዴት ነው የማገኘው? ዳታ እገዛለሁ የሞባይል ዳታ ገዝቼ እጠቀማለሁ ማለት ነው። እና ኢንተርኔትን በዚህ መንገድ ማግኘት እችላለሁ ዋይፋይ አገኛለሁ። እንደነገርኳችሁ በጣም ፈጣን ነው ፋይቭ ጂ ነው እና በጣም ይሰራል። ስለዚህ ቤቴ ቁጭ ብዬ ማግኘት እችላለሁ ኢንተርኔት አለኝ ቤቴ ቁጭ ብዬ ኢንተርኔት አለኝ። መስሪያ ቤት ዋይፋይ ስላለ እዛ ኢንተርኔት አለኝ። ከመስሪያ ቤት ባለፈ ደግሞ የት አለ ማለት ነው። እንደገና እንዳልኳችሁ ቤት አለ ትምህርት ቤት አለ መስሪያ ቤት አለ ትምህርት ቤትም ውስጥ ኢንተርኔትን ማግኘት እችላለሁ። ስለዚህ እንደ ልቤ ኢንተርኔትን አገኛለሁ። ኢንተርኔት አለህ ለሚለኝ እንደ ልቤ በጣም ኤክሰስ ነው ወይም ደግሞ በጣም ኦቨር። በጣም ብዙ ብዙ የኢንተርኔት አማውንት ነው የማገኘው ሁሉም ቦታ በጣም አብዛኛውን ጊዜ መሆንባቸው ቦታዎች ላይ ኢንተርኔት በደንብ አገኛለሁኝ። እና ከእነዚህ ቦታዎች ደግሞ ውጪ አንዳንድ አጋጣሚ የምሄድበት ጊዜ ምንድነው የማደርገው? ኢንተርኔት ዋይፋይ በማላገኝበት ጊዜዎች ላይ ዳታ ገዛለው። ዳታ ገዛና ከዛም በኋላ ያንን ዳታ ከገዛሁኝ በኋላ በዛ ዳታ መስራት ያለብኝን ስራ እሰራለሁኝ። ለምሰራው ስራ ካስፈለገኝ በእርሱ በመጠቀም የተለያዩ ስራዎችን እሰራለሁ። እንደገና ስራውን ከሰራሁኝ በኋላ ደግሞ ለመላክ ኢንተርኔት እጠቀማለሁ። ለኔ ደግሞ የሚላኩልኝን ነገሮች በኢንተርኔት ነው ስለዚህ በዳታ በዋይፋይም ማግኘት እችላለሁ ማለት ነው። እጅግ አድርጌ አመሰግናለሁኝ።

እሺ ይሄ ጥያቄ ደግሞ ምን የሚል ጥያቄ ነው ማለት ነው? አዲስ አመትን እንዴት ታከብራለህ የሚል ጥያቄ ነው። እና አዲስ አመትን የማከብረው በመጀመሪያ አዲስ አመትን እንዴት ታከብራለህ ነው የሚለው ጥያቄ? ይሄ ጥያቄ በጣም ቆንጆ ጥያቄ ነው። በጣም አሪፍ ጥያቄ ነው። ማለት እፈልጋለሁ በጣም ቆንጆ ተመችቶኛል እንደኔ በጣም አሪፍ ጥያቄ ነው ማለት እፈልጋለሁ። አስቀድሜ እንደ ገና ደግሞ አዲስ አመት እንዴት ታከብራለህ ለሚለው እኔ አዲስ አመትን የማከብረው ማለት ነው። በተለያዩ መንገዶች ነው። ለምሳሌ እንዴት ነው? አዲስ አመትን ማከብረው? አስቀድሜ አዲስ አመት ሳይገባ በፊት እቅዶችን አወጣለሁ። እቅዶችን አወጣለሁ ለአዲስ አመት ምን አይነት ነገሮች ያስፈልጉኛል። ምን አይነት የልብስ አለባበስ ያስፈልገኛል። ምን አይነት የምግብ አመጋገብ ያስፈልገኛል። ምን አይነት የኑሮ አኗኗር ያስፈልገኛል። ምን አይነት ስራ ያስፈልገኛል። ምን ምን ያህል ገቢ ያስፈልገኛል። ምን ማስተካከል አለብኝ ምን መቀየር አለብኝ። እነዚህ እነዚህን የመሳሰሉ ነገሮች እንዴት ነው መቀጠል ያለብኝ። እንዴት ነው? ያለፈው አመት ላይ ያለውን ስህተቴ አዲሱ አመት ላይ እንዴት ነው ማልደግመው። ያለፈው አመት ላይ ያልነበረኝን ጥንካሬ እንዴት ነው አዲስ አመት ላይ የማመጣው። የሚለውን እነዚህን እነዚህን እንትን እል እና እነዚህን እቅዶቼን በደንብ በደንብ በማሰብ ነው የማከብረው። በመጀመሪያ አዲስ አመትን ሌላው ደግሞ አዲስ አመትን እንዴት ታከብራለህ ለሚለው ቤቴ ውስጥ ያሉትን እቃዎች በሙሉ ቀያይራቸዋለሁ። ቤቴ ውስጥ ያሉትን እቃዎች በሙሉ አሮጌ እቃዎችን ለምሳሌ በየአመቱ አዳዲስ እቃ ነው የሚኖረኝ። እና ለምሳሌ የሆነ እቃ እንዲ ሚያስፈልጉ በጣም ያረጁ እቃዎች እንዲ አሮጌ እቃዎች ምናምን እቀይርና በዛም በኋላ አዲስ እቃዎችን ይዣለሁ። ስለዚህ አዲስ እቃ በመግዛት አከብራለሁ እቅዶቼን በደንብ በማሰብ አከብራለሁ። እንደገና ደግሞ አዲስ አመትን እንዴት ታከብራለህ ለሚለው ጥያቄ ደግሞ ምንድነው የማደርገው ብዙ ጊዜ ብቻዬን ከሆንኩኝ ብቻዬን ስለሆነ የምኖረው። ምን አደርጋለሁ ወደ ቤተሰቦቼ ቤት በመሄድ። ቤተሰቦቼ ጋር በመሄድ በአንድ ላይ በአንድ ላይ ማለት ነው እናከብራለን። እና በአንድ ላይ ከቤተሰቦቼ ጋር በመሆን ከዛም በኋላ ብዙ ጊዜ ኢትዮጵያ ውስጥ የተለመደው ምንድነው ለበአል? ስጋ ስጋ መብላት ነው የተለመደው። ስጋ በተለያየ መልኩ ምናልባት የበሬ ስጋ ሊሆን ይችላል የሚታረደው ቅርጫ ይባላል። የበሬ ስጋ ወይ በግ ሊሆን ይችላል። የሚታረደው ወይ ዶሮ እነሱ ሊሆን ይችላል። የሚታረዱት እና እነዚህን ከእነዚህ አንዱን ለቤተሰቦቼ ገዝቼ ወደ ቤተሰቦቼ ቤት በመሄድ እነዛን አርደን ካረድን በኋላ ተሰርቶ እየበላን እየተጨዋወትን። በተለያየንባቸው ጊዜያት ውስጥ ምን አዳዲስ ነገር እንደተፈጠረ። እንደዚህ እንደዚህ ነገሮችን ብዙ ነገሮችን እነዚህ ነገሮችን እሞክራለሁ ማለት አወራቸዋለሁ ምናምን እና በእንደዚህ አይነት መልኩ ነው የማከብረው። አዲስ አመትን ማለት ነው። እንደገና ደግሞ አዲስ አመትን ከጓደኞቼ ጋር በመሆንም አንድ ላይ በመጠራራት ጓደኞቼ ወይኔ እነሱ ቤት እሄዳለሁ። ወይ እነሱ የኔ ቤት ይመጡና ከዛም በኋላ የኔ ቤት ከመጡ በኋላ ማለት ነው። እንደዛ ነው የምናገረው። እና እንደዛ ነው የምናከብረው አንድ ላይ በመሆን ማለት ነው። ከዛም በኋላ አዲስ አመት እንዴት ታከብራለህ ለሚለው? ጠቅለል አድርጌ በመጀመሪያ ቤተሰቦቼ ጋር በመሄድ። ከዛ ቤተሰቦቼ ጋር የሚበላ ነገር ይዤ ሄጄ እዛ አብረን እየበላን እየጠጣን እየተጨዋወትን ከቤተሰቦቼ ጋር አንድ ላይ በመሆን ደስ የሚል ጊዜን እያሳለፈ እናከብራለን። ቀጥሎ ደግሞ ጓደኞቼን ወይ እነሱ ይመጣሉ ወይ እኔ እነሱ ቤት በመሄድ። እንደዚህ ደስ የሚል ጊዜ አብረን ተሰብስበን እያወራን። ስለ ያለፈው የህይወታችን ክፍል እያወራን እየተጨዋወትን ስለተለያዩ ነገር እያወራን ባህሉን እናከብራለን ማለት ነው። ሁል ጊዜ እንደምለው ማለት ነው አስቀድሜም በኋላ ላይም እንደምለው ይሄ ጥያቄ ቆንጆ ጥያቄ ነው። ይሄን ጥያቄ ስለጠየቃችሁኝ እጅግ እጅግ አድርጌ አመሰግናለሁ

እሺ ጥያቄ ደግሞ ምንም የሚል ጥያቄ ነው የመጠጥ ውሃን ከየት ታገኛለህ የሚል ጥያቄ ነው ማለት ነው? ኦርዲዴ እንደምለው አስቀድሜ ይሄ ጥያቄ ቆንጆ ጥያቄ ነው ማለት እፈልጋለሁ። በጣም ቆንጆ ጥያቄ ነው አሪፍ ጥያቄ ነው። ደስ ብሎኛል ይሄን ጥያቄ ስለተጠየቁ ያው ስለ ውሃ ስለሆነ በተለይ መወራት ስላለበት ማለት ነው። እና የመጠጥ ውሃን ከየት ታገኛለህ እንደሚለው ጥያቄ እኔ የምጥጥ ውሃዬን። ቤት በምሆንበት ሰዓት ቤት በመሆንበት ሰዓት ከየት ነው የማገኘው? ከቧንቧ ነው ማገኘው ከባንባ የሚመጣውን ውሃ። ምን አደርገዋለሁ በ ጄሪካን ወይም ደግሞ በበርሜል ወይም ደግሞ በቃውች ማለት ነው በመያዣ እቃ በእነሱ በመጠቀም ምን አደርጋለሁ? እንትን ቀዳና ከባምባ ቀዳና አሁን ባልኳችሁ በጅራን በ እንደገና ደግሞ በበርሜል በእነዚህ በእነዚህ እያጠራቀምኩኝ። ከዛም በኋላ እያጠራቀምኩኝ እነሱን ስፈልግ ስፈልግ ቤት ስሆን እጠጣለሁ ማለት ነው። እና እንደሱ ነው የማደርገው በውሃ የመጠጥ ውሃዬን የመጠጥ ውሃን ኬት ታገኛለህ ካላችሁኝ? ምጥጥ ውሃ ምጥጥ ውሃዬን እኔ የማገኘው እኔ ማለት ነው። እንዳልኳችሁ ከባንባ ውሃ የባንባ ውሃ ውሃ ሲመጣ ቀዳና። በ ምንድነው በሌላ በጄርካን በበርሜል በተለያዩ ነገሮች ቀዳና። በኋላ ከቀዳሁኝ በኋላ ምን አደርጋለሁ? ከቀደሁኝ በኋላ ምን አደርጋለሁ ማለት ነው። እጠቀሙበታለሁ ስፈልግ በየጊዜው በየጊዜው እየቀነስኩ እየቀነስኩ እጠጣለሁ ማለት ነው። እና ሌላው ደግሞ ምንድነው ውጪ በምሆንበት ሰዓት ከቤት ውጪ በምሆንበት ሰዓት ደግሞ ምንድነው የማደርገው ማለት ነው። የሃይላንድ ውሃ ገዝቼ እጠቀማለሁ የሃይላንድ ውሃ እገዛለሁ ማለት ነው። ስለዚህ ውጪ ውጪ በምሆንበት ሰዓት ለምሳሌ ስራ ቦታ በሚሄድበት ሰዓት ላይ። ምንድነው የማደርገው ውሃ እገዛለሁ በየሃይላንድ ውሃ የሚሸጡ ውሃ አለ በፋብሪካ በፋብሪካ የተመረጠ ማለት ነው። እና ፋብሪካ የተመረጠውን ውሃ እኔ ምን አደርጋለሁ ማለት ነው እገዛለሁ። በጣም በኋላ በአይላንድ አድርጎ ነው የሚሸጡት እነሱ እሱን እየገዛሁኝ እጠጣለሁ ማለት ነው ስለዚህ የምጠጣውን ከየት ታውቀኛለህ የሚለው ቤት ከሆንኩኝ ከባምባ አጠራቅሜ እሱን እየቀነስኩኝ እጠጣለሁ። ከውጪ ስራ ቦታ ስሆን ደግሞ ምንድነው የማደርገው? ውጪ ስራ ወጣ ስሆን ምንድነው የማደርገው ማለት ነው። ገዛና የሀይላንዷ ገዛና እሱን እጠቀማለሁ ማለት ነው የሀይላንድ ውሃ። እና ደግሞ ሌላ ደግሞ ምንድነው የማደርገው አሁን ለምሳሌ ትምህርት ቤትም ቢሆን ተመሳሳይ ነገር ነው የማደርገው ከ ሃይላንድ ውሃ እየገዛሁኝ። ማለት ነው ትምህርት ቤትም ቢሆን ተመሳሳይ ነገር ነው የማደርገው የተለየ ነገር አይደለም ማለት ነው። እና ምንም የተለየ ነገር አላደርግም ከስራ ቦታው ጋር የተመሳሰለ ነው ማለት ነው። ስለዚህ የመጠጥ ውሃን ከየት ታገኛለህ የሚለው። ቤት ስሆን ቤት ውስጥ ቤት ውስጥ ስሆን እንደተናገርኩት ከባምቧ እየቀዳሁኝ እጠቀማለሁ። ቧንቧ ያጠራቀምኩትን ምን አደርጋለሁ ማለት ነው እሱን በመቀነስ በመቀነስ በምፈልግ በምፈልግ ሰዓት እጠጣለሁኝ ማለት ነው። ስለዚህ እሱን እጠጣለሁ ማለት ነው። ሌላ ደግሞ ምን አደርጋለሁ? ውጭ በምሆንበት ሰዓት ላይ ደግሞ ውጭ በምሆንበት ሰዓት ላይ ምን አደርጋለሁኝ? የሃይላንድ ዋይ የገዛው እጠቀማለሁ ማለት ነው ትምህርት ቤትም ሆነ ስራ ቦታ ላይ ተመሳሳይ ነገር ነው የማደርገው። የሃይላንድ አየር እዛው እጠቀማለሁ ስለዚህ የመጠጣዋን ኬት ታገኛለህ ለሚለው ጥያቄ? ቤት ቤት ከሆንኩ ከባምቧ ውጪ ውጪ ከሆንኩ ደግሞ ፋብሪካ ውስጥ ገብቶ ተጣርቶ የወጣውን ውሃ እሱን እጠቀማለሁ ማለት ነው። ስለዚህ ያለው ነገር ይሄ ነው። ሁሌ እንደምለው ይሄ ጥያቄ ስለጠየቃችሁኝ እጅግ አድርጌ አመሰግናለሁ ማለት እፈልጋለሁ በዚሁ አጋጣሚ አመሰግናለሁ

እሺ ይሄ ጥያቄ ኮፍያ ማድረግ ትወዳለህ የሚል ጥያቄ ነው። እሺ ሁሌ እንደምለው በጣም ቆንጆ ጥያቄ ነው አሪፍ ጥያቄ ነው ማለት እፈልጋለሁ ይሄ ጥያቄ እንደዚህ እያልኩኝ ወደ መልሴ እመጣለሁ። እሺ ኮፍያ ማድረግ ትወዳለህ ነው የሚለው ጥያቄው መልሴ ኮፊኛ ማድረግ እወዳለሁ። ብዙ ጊዜም አደርጋለሁ። ነበረ ስለዚህ ኮፍያ ማድረግ ትወዳለህ ለሚለው አዎ ኮፊያ ማድረግ እወዳለሁ። ቀጭ በፊትም ደግሞ ኮፊያ አደርግ ነበረ ነገር ግን ኮፍያ ማድረግ በወደም ነገር ግን ከጉዳት ጉዳቱን ካየሁኝ በኋላ ላለማድረግ ወስኛለሁ። ኮፍያ ማድረግ እወዳለሁ በርግጥ ነገር ግን ጉዳቱን ካየሁኝ በኋላ አላደርግም ብዬ ትቻለሁ ማለት ነው። ምንድነው የኮፊያ ጉዳት ምንድነው የኮፊያ ጉዳት ካላችሁኝ ኮፊያ ጉዳቱ ምንድነው? ብዙ ጊዜ ፀጉራችን ለቆፊያ ስናደርግ አየር በደንብ አይገባም ንፋስ በደንብ ፀጉራችንን አያገኝም በደንብ ፀጉራችንን ንፋስ አያገኝም አየር አያገኝም ይታፈናል ማለት ነው። በሚታፈን ጊዜ እዛው ላብ እዛው ስለሚያልበው እዛው ስለሚታፈን አየር ስለማያገኝ ምን ይሆናል ምን እየሆነ ይመጣል ማለት ነው ፀጉራችን እየተመለጠ እየተመለጠ ይመጣል ማለት ነው። ስለዚህ ኮፊያ ማድረግ እወዳለሁ ለሚለው ጥያቄ አዎ ኮፊያ ማድረግ እወዳለሁ በጣም ደስ ይለኛል። በጣም የምወደው ነገር ነው ነገር ግን ከሆነ ወቅት በኋላ ባደረኩት ከሰዎችም በጠየኩት ካነበብኩትም በመነሳት ኮፍያ ማድረግ ብወድ ራሱ ትቻለሁ ማለት ነው። ይሄ የሆነበት ምክንያት ደግሞ ምንድነው? ቆፍያ ማድረግ ፀጉርን መላጣ እንደሚያደርግ ተሰማሁኝ አነበብኩኝ እንደገና ደግሞ ለምንድነው መላጣ የሚያደርጉ የሚለውን ሳይ ኮፍያ በሚደረግ ጊዜ ምንም ኮፍያ በሚደረግ ጊዜ ምንም ንፋስ ፀጉራችን በደንብ አያገኝም። አየር በደንብ ፀጉራችን አያገኝም። በዚህ ምክንያት አየር ማየት ከሆነ ላብ በጣም የሚበዛ ከሆነ ደግሞ ፀጉራችን እየተመለጠ እየተመለጠ ሄዶ መላጣ እንሆናለን ማለት ነው። ስለዚህ ኮርያ ማጥለቅ ጥሩ ጥሩ ለኔ ጥሩ ሆኖ አልታየኝም። ምንም ኮፊያ ማድረግ ብወድም ምንም ኮፊያ ማድረግ ብፈልግም ኮፊያ ማድረግ ቢያሳምርም ነገር ግን ኮፍያ ማድረግ ፀጉርን የሚያሳጣ ከሆነ ኮፍያ ማድረግ ፀጉሬን ከሚያሳጣኝ ባላደርግ ይሻላል ብዬ መርጨ። ኮፊያ ማድረግ ትቻለሁ ማለት ነው። እና ነገር ግን ኮፍያ ማድረግ በጣም እወዳለሁ መውደድ ትወዳለህ ስለሆነ ጥያቄው ኮፍያ ማድረግ እወዳለሁ። ብዙ ጊዜ ማድረግ ያለው ከዚህ በፊት ማለት ነው ብዙ ከልጅነቴ ጀምሮ ብዙ ጊዜ ኮፊያ እያደረኩ ነበር። እስከ ከቅርብ ጊዜ ድረስ ማለት ነው። ከዛ ከቅርብ ጊዜ ወዲህ አንዳንድ ነገሮችን አነበብኩ። አንዳንድ ነገሮችን ሰማሁ። ከዛ በራሴ ሳጠና ስለእሱ ጉብያ ፀጉር እንደሚመልጥ። ፀጉርን እመልጠውም ፀጉርን ንፋስ በመከልከል ፀጉርን አየር በመከልከል እነዚህ በመሆኑ ምክንያት እንደሆነ በማወቄ ምክንያት ኮፍያ እንዳይመልጠኝ በማሰብ ፀጉሬን ላለማጣት ስል ኮፍያ ማድረግ በውድ ራሱ ኮፍያ ላለማድረግ ወስኛለሁ ማለት ነው። እና ኮፍያ ማድረግ ትወዳለህ ለሚለው ጥያቄ አዎ ኮፊያ ማድረግ እወዳለሁ በጣም ደስ ይለኛል። ምክንያቱም ግርማ ሞገስ ይሰጣል ያምራል ሰው ላይ ኮፊያ ሲደረግ በጣም ብዙ ጥቅም አለ ከፀሀይ ይከለክልልናል። እነዚህ እነዚህን ነገሮች ሁሉ ቢኖረውም ማለት ነው። ነገር ግን ፀጉሬን እንዳያሳጣኝ በመፍራት ምንም እንኳን ብወድ ኮፊያ ማድረግ ብወድ ማድረግም ትቻለሁ ማለት ነው። ነገር ኮፍያ ማድረግ ትወዳለህ ስለሆነ ጥያቄው ኮፍያ ማድረግ በጣም እወዳለሁ። ደስ ይለኛል ማድረግ በጣም ያምርብኛል ደግሞ ስለዚህ ኮፍያ ማድረግ እወዳለሁ የሚለው አዎ እወዳለሁ። እና ሌላው ደግሞ የጥያቄ ስለጠየቃችሁኝ እጅግ አድርጌ አመሰግናለሁ ማለት እፈልጋለሁ። ደግሜ አመሰግናል

እሺ ይሄ ጥያቄ ደግሞ ምን የሚል ጥያቄ ነው ማለት ነው? ላፕቶፕ አለህ ወይ የሚል ጥያቄ ነው? ሁል ጊዜ አስቀድሜ እንደምለው። ይሄ ጥያቄ በጣም ቆንጆ ጥያቄ ነው። አሪፍ ጥያቄ ነው። ደስ የሚል ጥያቄ ነው ማለት ነው። እነዚህ አቅጣሚ በጣም አሪፍ ጥያቄ የጠየቃችሁኝ እንዳለ መናገር እፈልጋለሁ። ወደ መልሴ ልምጣ። ላፕቶፕ አለ የሚል ጥያቄ ነው? አዎ አለ ላፕቶፕ አለ። ላፕቶፕ ብቻ ሳይሆን ደግሞ ዴስክቶፕም ጭምር አለ። ወይም ደግሞ ኮምፒውተር ጭምር አለ። ላፕቶፕም ኮምፒውተርም አለኝ ማለት ነው። ምን ያደርግልሃል ምን ይሰራልሃል? ብላችሁ ከጠየቃችሁኝ ደግሞ። ብዙ ጊዜ ከ ስራ መልስ ውጪ ውጪ እዛ መትሪያ ቤት የሚሰራ ስራ መልስ ብዙ ጊዜ የኦንላይን ስራዎች አሉ። ስራ ቦታ መሄድ ሳይጠበቅብኝ ኦንላይን ስራዎች አሉና እነዛ ኦንላይን ስራዎች ማለት ነው። እነሱ ኦንላይን ስራዎች ላይ ስራ ለመስራት ግዴታ ምን ያስፈልጋል ላፕቶፕ? ኮምፒውተር እነዚህ እነዚህ የመሳሰሉ ነገሮች ስለሚያስፈልጉ ለእሱ ለእሱ ሲባል። የተገዙ ናቸው። እና ላፕቶፕ በጣም ብዙ ጥቅም አለው። ብዙ ህይወትን በብዙ በብዙ የሚያቅልነው ላፕቶፕ ማለት ቅድም እንደተናገርኩት። ከስልክ ይልቅ አንደኛ በደንብ ብዙ የመያዝ አቅም አለው ብዙ ቦታ አለው። ስለዚህ ብዙ ብዙ መረጃዎችን ውስጥ ማስቀመጥ እንችላለን። ብዙ ሰነዶችን ውስጥ ማስቀመጥ እንችላለን። ብዙ ነገሮችን ውስጥ ማስቀመጥ እንችላለን ስለዚህ ብዙ ቦታ አለው የመጀመሪያው ነው። ሁለተኛው ደግሞ ከስልክ ይልቅ በብዙ መንገድ ለምሳሌ ቪዲዮ ኤዲቲንግ ለማድረግ አንዳንድ ስልክ ማድረግ የማይችላቸውን ነገር ግን ላፕቶፕ ማድረግ የሚችላቸው ነገሮች አሉ። እና አንድ ሰው ላፕቶፕ ሲኖረው እሱ ጥቅም ይኖረዋል ማለት ነው። እና የላፕቶፕ ጥቅም ቅድም እንዳልኩት በጣም ብዙ ብዙ ቦታ አለው ብዙ ነገሮችን ለማስቀመጥ ይረዳል። ከዛ ከሰልክ በተሻለ ደግሞ እንደ ቪዲዮ ኤዲቲንግ ያሉ ስራዎችን ለመስራት በጣም ወሳኝና አስፈላጊ ነው ብዬ አምናለሁ። እንዴ እኔ በእኔ በኩል ማለት ነው። እና እኔም በዚህ መልኩ በብዙ ጠቅሞኛል ቪዲዮ ኤዲት በማድረግ። የተለያዩ ስራዎችን በመስራት በስልክ የማይሆኑትን ምክንያቱም በስልክ ስልክ አንደኛ ብዙ ቦታ የለውም ሁለተኛ ደግሞ በጣም እንትን ይላል። ስታክ ያደርጋል ወይም ደግሞ በጣም በቃ ይደነዝዛል ይቀራል። እንደዚህ አይነት ከአቅሙ በላይ ስለሚሆንበት ማለት ነው። እንደዚህ አይነት ነገሮችን በስልክ ስለማይሆን በላፕቶፕ ነው የሚሆነው እና። እንደዚህ አይነት ነገሮችን ለማድረግ እጅግ እጅግ ጠቅሞኛል ላፕቶፕ እና ኮምፒውተር ማለት ነው። እና በድጋሚ ላፕቶፕ አለህ ለሚለው ጥያቄ ያው ላፕቶፕ አለ። ላፕቶፕ ብቻ ሳይሆን ኮምፒውተርም አለ። እና ይሄ ላፕቶፕ ማለት ነው። በብዙ በብዙ መንገድ ህይወትን አቅልሎልኛል ረድቶኛል አግዞኛል ማለት ነው። በላፕቶፕ ብዙ ስራዎችን እንድሰራ በኦንላይን ማለት ነው ብዙ ስራዎችን እንድሰራ አግዞኛል ረድቶኛል ማለት ነው። እና በዚህ ስራ በዚህ ላፕቶፕ ብዙ ተጠቅሜያለሁ ብዙ አግኝቻለሁ ብዙ ብር ተሰርቶበታል ብዙ አገልግሎኛል ማለት ነው። እና ላፕቶፕ የሌላቸው ሰዎች እንደምንም ብለው ላፕቶፕ እንዲገዙ ብዙ እንደሚጠቀሙ በዚሁ መልእክት ላስተላልፍ እፈልጋለሁ። በጣም ላፕቶፕ ጥቅም እንዳለው ብዙ ቦታ እንዳለው ብዙ ስልክ ማድረግ የማይችላቸውን ነገር እንደሚያደርግ በዚሁ አጋጣሚ ልንገራቸው መልእክት ላስተላልፍ ብዬ ነው ላፕቶፕ አለህ ለሚሉት ዝያቄ አዎ ላፕቶፕ አለ። እና የጠቀምኩበት ነው። በጣም ታመችቶኛል አሪፍ ነው። ምንም የምለው ነገር የለም ከቼም በተጨማሪ ይሄ ጥያቄ ግን በጣም ቆንጆ ጥያቄ ነው አሪፍ ጥያቄ ነው። ስለጠየቃችሁኝ እጅግ እጅግ አድርጌ አመሰጥናለሁ።

እሺ ይሄ ጥያቄ ደግሞ ምን የሚል ጥያቄ ነው? ቤትህን ምን ያህል ጊዜ ታጸዳለህ የሚል ጥያቄ ነው። ሁል ጊዜ እንደምለው ይሄ ጥያቄ በጣም አሪፍ ጥያቄ ቆንጆ ጥያቄ ነው ማለት እፈልጋለው። በጣም ቆንጆ ጥያቄ ነው አሪፍ ጥያቄ ነው እኔ በበኩሌ ተመችቶኛል ወድጄዋለሁ ማለት እፈልጋለው። ይሄንን ጥያቄ እሺ ወደ መልሴ ልምጣ ቤትህን ቤትህን ምን ያህል ጊዜ ታጸዳለህ የሚለው እኔ ቤቴን የማጸዳው በየቀኑ ነው ሁል ጊዜ ምንድነው የማደርገው ማታ ልክ ከስራ አንደ ገባሁኝ ማለት ነው ቤቴን ትንሽ ከስራ ገብቼ ትንሽ እንዳረፍኩኝ መክሰሴን በልቼ ትንሽ እንዳረፍኩኝ ማለት ነው መጀመሪያ የማደርገው ነገር ምንድነው መጀመሪያ የማደርገው ነገር ምንድነው ማለት ነው? ስልኬን ቻርጅ አድርግና ላፕቶፔንም ፈልተሬንም እንደዚ ላፕቶፔን እና ስልኬን ቻርጅ አድርግና ከዛ ቤት ወደ ማጽዳት ነው የምሄደው ማለት ነው። ቤት ወደ ማጽዳት ነው የሚሄደው እና ቤት ማጽዳት እጀምራለው ማለት ነው። ቤት ማጽዳት ከጀመርኩኝ ቦኋላ እንዳልኳችሁ ሁሉንም ነገር አጸዳለሁ ቤቱን እጠራሪጋለው የሚነጠፍ ከሆነ ይነጠፋል የሚጠረግ ከሆነ ይጠረጋል እና ሁሉም ነገር ይደረጋል። ቤትህን ምን ያህል ጊዜ ታጸዳለህ ለሚለው በቀን አንድ ጊዜ አጸዳለሁ ማለት ነው በቀን ለአንድ ጊዜ አጸዳለው ቤቴን በቀን ውስጥ አንድ ጊዜ አጸዳታለሁ ማለት ነው። እሷም ቅድም እንደተናገርኩት ከስራ ላይ ምናልባት አስራ አንድ ተኩል ወይ አስራ አንድ ሰዓት ከአስራ አንድ እስከ አስራ አንድ ከሰላሳ ከወጣው በኢትዮጵያውያን ሰዓት አቆጣጠር ማለት ነው ከአስራ አንድ ከአስራ አንድ ተኩል ከወጣሁ ቤቴ አስራ ሁለት ተኩል እደርሳለው። አስራ ሁለት ተኩል ስመጣ ትንሽ እንዳረፍኩኝ አነሳስቼ እስከ አንድ ሰዓት ከ አስራ አምስት ምናምን ለአርባ አምስት ደቂቃ ማለት ነው አስራ ሁለት ተኩሉት ከ እስከ አስራ አንድ ከአርባ አምስት ማለት እንችላለን አስራ ሁለት ተኩል እስከ አንድ ከአርባ እስከ አንድ ሰዓት ከአስራ ሁለት ተኩል እስከ አንድ ሰዓት ተኩል ነው ማለት ነው ለአንድ ሰዓት ያክል ያው አስራ አምስት ደቂቃ እረፍት አድርጌ ከዛም ቦኋላ ነው ለአርባ አምስት ደቂቃ ያህል ወደ ጽዳቱ የሚሄደው ማለት ነው። ቤተሰብ እና ቤቴን በዚህ በዚህ ያክል ጊዜ ነው የማጸዳው እንደተናገርኩት ማለት ነው። በዚህ አጋጣሚ አንድ ለሁሉም በተለይ ብቻቸውን ለሚኖሩ ወንዶች ማስተላለፍ የምፈልገው መልእክት አለኝ እሱም ምንድነው? ቤትህን ምን ያህል ጊዜ ታጸዳለህ ነው የሚለው አይደል ጥያቄው ይሄ አሁን ብዙ ወንዶች ቢጠየቁ ብዙ ጊዜ አናጸዳም ትንሽ ነው የምናጸዳው እያሉ የሚመልሱት ነው። ስለዚህ እኔ ምን ለማለት ፈልጌ ነው ማለት ነው እናንተ ብዙ ወንዶች እባካችሁ ብቻችሁን ስትኖሩ ቤታችሁን አፅዱ አታጸዱም እያልኩኝ ሳይሆን ሁሉንም እያጠቃለልኩ ሳይሆን ነገር ግን አብዛኛው አያጸዳም ቤቱን ምናምን ብቸኛ የሚኖር ሰው አያጸዳም ይሄ ደግሞ አለማፅዳት ደግሞ ቆሻሻን ማከማቸት ቤት ውስጥ ጥሩ አይደለም። ጽዱ መሆን ጥሩ ነው። ስለዚህ መቆሸሽን መጥላት አለብን ማለት እፈልጋለሁ እና ቤት ቤቱን ሰው ቢያንስ በቀን አንዴ ማጽዳት አለበት ብዬ አስባለው። እና በቀን አንዴ ቢያንስ መጥረግ አልጋውን ማንጠፍ የሚጠራረገውን ነገር መጠራረግ ቢያንስ በቀን ውስጥ አንድ ጊዜ ወይ ጡዋት ሊሆን ይችላል ወይ ምሳ ሰዓት ወይ ማታ ላይ ብዙዎቹ በተመቸው ሰዓት ብቻ በቀን አንዴ ቤቱን በየቀኑ ማጽዳት አለበት ማለት ነው እና ይሄንን ልል የፈለኩት ቤትህን ምን ያህል ጊዜ ታጸዳለህ ለሚለው እኔ ቤቴን የማጸዳው ለምን ያህል ጊዜ ነው ማለት ነው በቀን ውስጥ ለአንድ ጊዜ በአንድ ቀን አንዴ ቤቱ ይጸዳል ማለት ነው ስለዚህ ለኔ ይሄ እንደ ግዴታ ነው የምወስደው ቢያንስ በቀን ውስጥ አንዴ ቤት መጸዳት አለበት ብዬ አምናለሁ እንደኔ እንደራሴ ማለት ነው። ሁል ጊዜ እንደምለው ይሄ ጥያቄ በጣም ቆንጆ ጥያቄ ነው ይሄንን ስለምትጠይቁኝ እጅግ አድርጌ አመሰግናለው።

እሺ በመጀመሪያ ይህ ጥያቄ ምን የሚል ጥያቄ ነው። በመስታወት ላይ ምን ያህል ጊዜ ታያለህ የሚል ጥያቄ ነው። እሺ ይሄ ጥያቄ በጣም ቆንጆ ጥያቄ ነው አሪፍ ጥያቄ ነው ማለት እፈልጋለሁ በዚህ አጋጣሚ እኔ ተመችቶኛል። ጥያቄው በመስታወት ላይ ምን ያህል ጊዜ ታያለህ የሚለው? እንደሚታወቀው ብዙ የአገራችን ብቻ ሳይሆን የአለማችን ሰዎች ብዙ ጊዜያቸውን መስታወት ላይ ያጠፋሉ። እኔ መስታወት ላይ በ በቀን በአንድ ቀን ውስጥ በጣም ከበዛ በጣም በቃ አጠፋው። በጣም ለረጅም ጊዜ ራሴን አየሁ ከተባለ ሶስት ደቂቃ ነው መስታወት ላይ ማለት ነው። ልክ ብዙ ጊዜ ምንድነው የማደርገው ማለት ነው። እለባብስና ሽቶ ምናምን ተቀብቼ ለባብሼ ምናምን ጨርሼ በቃ ዝም ብዬ ሳልፍ ድንገት ወደ ውጪ ስወጣ መስታወቱ እዛው ነው። እና ሳልፍ ዝም ብዬ ራሴን ፀጉሬን ምናምን። በጠዋት ላይ ለአንድ ደቂቃ ከ ሰላሳ ሰከንድ አያለሁ ቢበዛ እሱን ያን ያህልም አላይም ቢበዛ ነው። እንደሱ አያለሁ። ከዛ ማታ ደግሞ ስገባ እንዴት ነው ምን ቆሻሻ ነክቶኛል ምንድነው ፊቴ ምናምን የሚለው? ብዬ ለማየት ያህል አያለሁ። ከዛም በኋላ ሁለቱን አይና በቃ በቀን ምን ያህል ምን ያህል ጊዜ ታያለህ መስታወት ላይ የሚለው በአንድ ቀን። ሶስት ደቂቃ ነው በጣም ከበዛ በጣም ካየው እንጂ ሶስት ደቂቃ ራሱ አልቆይም። ከሁለት እስከ ሶስት ደቂቃ በሚለው ቢያዝልኝ እንደውም ጥሩ ነው። ከሁለት ደቂቃ እስከ ሶስት ደቂቃ ሚለው የበለጠ የኔን የመስታወት የማየት ሁኔታ ይገልጻል። ከሶስት ደቂቃ ይልቅ ሁለት እስከ ሶስት ደቂቃ የሚባለው የበለጠ እኔን ይገልጸኛል ለማለት ነው። እና በዚህ አጋጣሚ አንድ መልእክት ማስተላለፍ እፈልጋለሁ። ብዙ ጊዜ በተለይ በተለይ ሴቶች መስታወት ላይ ብዙ ጊዜያቸውን ያጠፋሉ ብዙ ጊዜያቸውን ራሳቸውን ያያሉና። እባካችሁ በሰዓታችሁ አትቀልዱ። ሰዓት አታቃጥሉ። አጭር ጊዜ አትዩ ማለቴ ሳይሆን ለአጭር ጊዜ ካያችሁ በቂ ነው በቃ። ብዙ ሰዓት እዛ ላይ ማፍጠጥ ጥሩ አይደለም። ሰዓት ላይ መጫወት ነው ለጤንነትም ጥሩ አይደለም። ለማለት ፈልጌ ነው። እንደ ምክርም ሊወስዱት ይችላሉ። ከደረሳቸው እንደ እንደ መልእክትም ሊወስዱት ይችላሉ ከፈለጉ ማለት ነው። ስለዚህ በመስታወት ላይ ምን ያህል ጊዜ ታያለህ? ለሚለው በድጋሚ ለመመለስ ያክል በቀን በጣም ከበዛ ሶስት ደቂቃ ከሁለት እስከ ሶስት ደቂቃ ነው የማየው በቀን በአንድ ቀን ውስጥ። ያን ያህል ራሱ ብዙም እንትን አልልም። ጠዋት የለባበስኩትን ቼክ ለማድረግ ምን ቆሻሻ አለብኝ ፊቴ ላይ። ፊቴ በትክክል ጠርቷል የሚለውን ለማየት። ዝም ብዬ አያለሁ ማታ ስገባ ሳልፍ እንዲሁ አይቼ አልፋለሁ። እንጂ መስታወት ላይ ረጅም ጊዜ ፈጅቼም አላውቅም ደግሞም አይመቸኝም። ምክንያቱም ይሄን ያህል መስታወት ላይ ስላፈጠጥን በተለይ በተለይ ወንዶች ብዙም የምንቀይረው ነገር ያለ አይመስለኝም። እና ይሄን ያህል እንትን የሚል ነገር ስላልሆነ ብዬ እኔ አምናለሁ። እንደኔ ስለዚህ በመስታወት ላይ ምን ያህል ጊዜ ታያለህ ለሚለው? እኔ ሶስት ከሁለት እስከ ሶስት ደቂቃ ያለውን ጊዜ አያለሁ። እና ሌሎቹ ደግሞ በጣም ለሚያዩት እባካችሁ ቀንሱ። ማለት እፈልጋለሁ እባካችሁ ተው እባካችሁ ቀንሱ ብዙ በመስታወት ላይ ጊዜ አታጥፉ ብዙ አትግደሉ። በማለት መልእክቴን ማስተላለፍ እፈልጋለሁ። በዚህ አጋጣሚ ማለት ነው ስለዚህ በመስታወት ላይ ምን ያህል ጊዜ ታያለህ? ከሁለት እስከ ሶስት ደቂቃ ጠዋት ስወጣ ማታ ስመለስ ለአንድ ደቂቃ ከሰላሳ ሰከንድ ለሁለቱም ለጠዋትም ለማታም ማለት ነው። እንደዛ ነው የማየው እንጂ ብዙም አላይም። እና በጣም ለሚያዩ ሰዎችም እንዲቀንሱ ምክር እሰጣለሁ። በ ስለጠየቃችሁኝ ይሄንን ጥያቄ በጣም እጅግ አድርጌ አመሰግናለሁ በጣም ጥሩ ጥያቄ ነው። ተመችቶኛል እንደኔ በድጋሜ አመሰግናለሁ።

እሺ ይሄ ጥያቄ ደግሞ ምን የሚል ጥያቄ ነው ማለት ነው ገንዘብ ትቆጥባለህ? የሚል ጥያቄ ነው። ሁሌ እንደምለው አስቀድሜ ይሄ ጥያቄ በጣም ቆንጆ መሆኑን፣ አሪፍ መሆኑን፣ በጣም እንደተመቸኝ እና ቆንጆ ጥያቄ መሆኑን መናገር እፈልጋለሁ። አስቀድሜ በተለይ ደግሞ ስለ ገንዘብ ነክ ነገር ሲነሳ በጣም ቆንጆ ቆንጆ ጥያቄዎች ነው የሚመጡት ማለት እፈልጋለሁ። ወደ መልሴ አልፋለሁ። እሺ ገንዘብ ትቆጥባለህ? የሚል ነው ጥያቄው። ገንዘብ አሁን ላይ አዎ እቆጥባለሁ። በጣም እቆጥባለሁ። በደንብ አድርጌ የተለያዩ መንገዶችን በመጠቀም የተለያዩ ነገሮችን በማድረግ ረገድ እጠቀማለሁ አዎ ማለቴ እቆጥባለሁ። መቆጠብ ግዴታ ነው። ምክንያቱም በዚህ ዘመን ገንዘብ ካልተቆጠበ የኑሮ ውድነቱ በጣም ከባድ ነው። በጣም ብር እንደ ልብ የሚጠፋ ከሆነ ብር እንደ ልብ የማጠፋ ከሆነ ለመኖር ትንሽ ስለሚከብድ ብር እየቆጠብኩ ነው የምኖረው። በፊት ላይ እንኳን ብር ዝም ብዬ ነበር የማጠፋው። እንዴት እንደሚቆጠብ ራሱ አላውቅም ነበር። ነገር ግን አሁን ላይ እያንዳንዱ ወጪዎቼን ማስላት ከጀመርኩ በኋላ አላስፈላጊ ወጪዎችን ከቀነስኩኝ በኋላ፣ ማያስፈልጉ ነገሮችን ከተኩ በኋላ እነዚህ እነዚህን ነገሮች ስተው ገንዘብን መቆጠብ ጀመርኩኝ ማለት ነው። እና ገንዘብ ትቆጥባለህ? የሚለው አዎ ገንዘብ እቆጥባለሁ። ብዙም አባካኝ አይደለም። ስለዚህ እጄ ላይ ገንዘብ ይኖራል። እጄ ላይ ገንዘብ ሲኖር ደግሞ ምንድነው የማደርገው ያንን ገንዘብ እቆጥበዋለሁ ማለት ነው። ባንክ ሄጄ እቆጥባለሁ። ብዙም አላወጣም ብር ማለት ነው። እንደዛ ነው የማደርገው። ብዙ ጊዜ እንደዛ ነው የማደርገው ማለት ነው። እኔ ገንዘብ ትቆጥባለህ? ለሚለው አዎ ገንዘብ እቆጥባለሁ። በጣም ብር እንደ ልብ የሚጠፋ ከሆነ ብር እንደ ልብ የማጠፋ ከሆነ ለመቆጠብ ምን ማድረግ እንዳለብኝ ብዙ ነገሮችን አላውቅም ነበር። ከዛም በኋላ እኔ ማለቴ ብሬን መውጪዎቼን መቆጣጠር ጀመርኩ። ገቢዎቸን መቆጣጠር ጀመርኩ። የማበድረውን መቀበል ጀመርኩ። እንደገና ደግሞ ለሰው የሰጠሁትንም እንደገና እያሰብኩኝ እየመዘገብኩኝ ባስፈለገኝ ሰዓት ላይ መቀበል ጀመርኩ። በእንደዚህ በእንደዚህ አይነት ሁኔታ እስካሁን አለው ማለት ነው። ገንዘብንም እየቆጠብኩኝ በደንብ የገንዘብ ቁጠባ ላይም አሪፍ ሆኜ ቀጥያለሁ ማለት ነው። እስካሁን ባለው በፊት ላይ ግን ከጓደኞቸ ጋር በጣም ብዙ ብር እናወጣ ነበር። እንዴት እንደሚቆጠብ አናውቅም ነበር። ለአስፈላጊ ነገር እና ማውጣት ላለብን ነገር አናውቅም። ለአላስፈላጊው ነገር ብዙ ብር እናወጣለን። ለአላስፈላጊው ነገር ደግሞ ብር አናወጣም ነበር። እና ይሄ ነገር በጣም ብዙ ጎድቶን ነበር። አሁን ላይ ደግሞ ብዙ ተምረን አብዛኞቸ አብዛኞቹ ጓደኞቼ እኔ ብዙ እየተለወጡ፣ ብዙ እያማረባቸው፣ ብዙ ገንዘብ በመቆጠባቸው ምክንያት እየተሻሻሉ አሪፍ እየሆኑ መጥተዋል ማለት ነው። ስለዚህ ያለው ነገር ይሄ ነው። ገንዘብ መቆጠብ ጥሩ ነው። አሪፍ ነው። እና ደግሞ ገንዘብ መቆጠብን ለሌሎች በዚህ አጋጣሚ መናገር እፈልጋለሁ። ገንዘባችሁን እንደፈለጋችሁ አታጥፉ፣ ገንዘብ እንደፈለጋቸው፣ ቆጥቡ፣ የምታወጡትን ነገር እወቁ። ወጫችሁን ያዙ፣ ወጫችሁን መዝግቡ፣ በጣም ጥሩ ነው እንደሱ ማድረግ፣ ይጠቅማል እጅግ አድርጎ። እና የዚህ እንደዚህ ማድረግ ገንዘብ መቆጠብ ጥሩ ነው። በዚህ አጋጣሚ መልእክት መናገር እፈልጋለሁ። ስለዚህ ገንዘብ ትቆጥባለህ? የሚለው አዎ ገንዘብ እቆጥባለሁ። በጣም አሪፍ ላይ ነው ያለሁት አሁን ገንዘብ በመቆጠብ። ብዙም አላወጣም። ብዙም ደግሞ እንደበፊቱ ሰዎች አላስፈላጊ ነገር ላይ ና እናወጣ? ሲሉኝ እሺ ብዬ ስለማልሄድ፣ አይ ማለትን ስለለመድኩኝ በጣም አሪፍ ሆኗል ወይም ደግሞ ቆንጆ ሆኗል ማለት ነው። አላስፈላጊ ወጪን በመቀነስ፣ የማያስፈልግ ነገርን በመቀነስ፣ ገንዘብን መቆጠብ መለማመድ ይቻላል ማለት ነው። ይሄን ጥያቄ ሁሌም እንደምለው አሪፍና ቆንጆ ጥያቄ ነው። በዚሁ ቀጥሉ።

እሺ ይሄ የጥያቄ ምን የሚል ጥያቄ ነው ጊዜህን በደንብ ታስተዳድራለህ? የሚል ጥያቄ ነው ሁሌ እንደምለው ቆንጆ ጥያቄ ነው አሪፍ ጥያቄ ነው ጊዜህን በደንብ ታስተዳድራለህ? የሚለው ጥያቄ እኔ በጣም ተመችቶኛል እና አሪፍ ጥያቄ ነው ማለት ነው እሺ ጊዜህን በደንብ ታስተዳድራለህ? ለሚለው ጥያቄ አዎ በደንብ አስተዳድራለሁ ጊዜየን በደንብ ነው የማስተዳድረው በጊዜ ቀልድ የለም በጊዜ አልደራደርም ማለት ነው እና ጊዜዬን በደንብ ታስተዳድራለህ? ለሚለው አዎ እንዴት ነው ጊዜዬን በደንብ የማስተዳድረው ወደሚለው ደግሞ እንምጣ ጊዜየን በደንብ የማስተዳድረው እንዴት ነው እንትን አደርጋለሁ እቅዶችን አወጣለሁ በዚህ ሰዓት ይሄን ይሄንን አደርጋለሁ በዚህ ሰዓት ጂም እሄዳለሁ በዚህ ሰዓት ቁርስ እበላለሁ በዚህ ሰዓት ይሄንን አደርጋለሁ እያልኩኝ እቅዶችን አወጣለሁ ስለዚህ በዛ ጊዜ ላይ የፈለገ ነገር ቢመጣ ያንን ነገር ነው እንጂ ማለት ነው ሌላ ነገር አላደርግም ቀጣይ ምን ላድርግ እያልኩኝ በማሰብ አልደክምም ቀጣይ ምን ላድርግ ምን ባደርግ ይሻላል ላጥና ወይስ ደግሞ ውጪ ልውጣ ነው ምን ላድርግ ነው እንትን ልብላ ወይስ ልቀመጥ የሚል እኔ ይሄንን ሲያስብ ራሱ ሰው ይደክመዋል እና እንደዚህ ከማድረግ እንደዚህ እያሉ ጊዜን ከማቃጠል በዚህ ሰዓት ይሄንን አደርጋለሁ ብሎ እቅድ አውጥቶ በዛ እቅድ መሰረት በስትክክል ከተመራ ሁሉም ሰው እንደኔ ጊዜውን በደንብ ማስተዳደር ይችላል ብዬ አስባለሁ እንደኔ እንደኔ ማለት ነው እና ጊዜን በደንብ ማስተዳደር ሌላኛው ደግሞ ጊዜዬን በደንብ ማስተዳደር ሚስጥር ምንድነው ሰው ጊዜውን በደንብ ማስተዳደር ከፈለገ በጧት መነሳት አለበት በጊዜ መተኛት አለበት ሰው በጊዜ መተኛት አለበት በጧት መነሳት አለበት ሰው በጧት ሲነሳ ጊዜው ገና ከአዲስ በጣም ረጅም ጊዜ ይኖረዋል ረጅም ቀን ይኖረዋል አስራ ሁለት ሰዓት የተነሳ ሰው እና ሶስት ሰዓት የተነሳ ሰው እኩል ጊዜ አይኖረውም እኩል ቀን አይኖረውም ስለዚህ በጧት መነሳት ጊዜን በደንብ ለማስተዳደር በጣም አመቺና ቆንጆ ነው ይሄ የኔ እንትን ነው የኔ ለኔ የሰራልኝን ነው እየተናገርኩ ያለሁት ስለዚህ ጊዜህን በደንብ ታስተዳድራለህ? ሲባል አዎ ጊዜየን በደንብ አስተዳድራለሁ እቅድ አወጣለሁ ቀጣይ ምን እንደምሰራ ዛሬ ምን እንደምሰራ ነገ ምን እንደምሰራ ስለማስቀምጥ ጊዜን በደንብ ነው የማስተዳድረው ሌላው ደግሞ ጊዜን በደንብ ታስተዳድራለህ? ለሚለው እኔ በደንብ አስተዳድራለሁ እንዴት ነው የማስተዳድረው ሁለተኛው የመጀመሪያው ጊዜ እቅድ በማውጣት ነው አልኩኝ ሁለተኛ ደግሞ ጠዋት በመነሳት ነው አልኩኝ ጠዋት ስንነሳ እንዳልኩት ረጅም ቀን ይኖረናል ብዙ ነገሮችን መስራት እንችላለን ብዙ ነገሮችን ማድረግ እንችላለን በጧት ተነስተን በዛ ላይ ደግሞ እቅድ ካለን ቀን በቀን ውስጥ ምን እንደምንሰራ እቅድ ካወጣን በጣም ግዜአችንን በደንብ ማስተዳደር እንችላለን እግዚአችንን በደንብ ማስተዳደር እንደምንችል እኔ በጣም እተማመናለሁ ማለት ነው እና እንደዚህ ማድረግ ጥሩ ነው ብዬ አስባለሁ እኔ ስለዚህ ጊዜህን በደንብ ታስተዳድራለህ? ለሚለው አዎ በደንብ አስተዳድራለሁ ይሄንን ደግሞ የሆነበት ምክንያት በእቅድ ስለምመራ ነው በእቅድ አወጣለሁ ሁሌ በየሳምንቱ ከዛ እቅድ የመሰካቱን ሁሌ ማታ ማታ አረጋግጣለሁ ወይም ደግሞ እከታተላለሁ ማለት ነው ስለዚህ ጊዜን በደንብ ለማስተዳደር ለምሳሌ እቅድ ማውጣት የቀን እቅድ ዛሬ ዩቲዩብ አልጠቀምም ብዬ እቅድ ካወጣሁኝ በቅድ ላይ ማለት ነው ዩቲዩብ አልጠቀምም ዩቲዩብ ካልተጠቀምኩኝ ወይም ቲክቶክ ካልተጠቀምኩኝ ማለት ነው በዛ ፋንታ ደግሞ ዛሬም በዩቲዩብ በማይበት ሰዓት ሌላ ጊዜ ዛሬ ደግሞ መጽሐፍ አነባለሁ ካልኩኝ ለምሳሌ በዛ ሰዓት ቃላችንን አክብረን ለቃላችን ታማኝ ሆነን እዛ ሰዓት መጽሐፍ ካነበብን እንደዚህም እንዳልኩት ከከፋፈልን ለምናደርገው ነገር ጊዜያችንን በደንብ ማስተዳደር እንችላለን ጊዜያችሁን በደንብ አስተዳድሩ የሚል መልእክት ማስተላለፍ እፈልጋለሁ ጊዜ ወርቅ ነው ጊዜ በጣም አስፈላጊ ነገር ነው ጊዜ ለሁላችንም እኩል የተሰጠ ነገር ነው ስለዚህ ጊዜህን በደንብ ታስተዳድራለህ? የሚለው አዎ በደንብ አስተዳድራለሁ ማለት እፈልጋለሁ ይሄን ጥያቄ ስለጠየቃችሁኝ እጅግ አድርጌ አመሰግናለሁ